አዎ ሌሎችን መርዳት እወዳለሁ። ሰዎችን እርዳታ የሚያስፈልጋቸው ሰዎች ለምሳሌ አንደኛ አቅመ ድካሞች ትልልቅ አዛውንቶች በእድሜ የገፉ ሰዎችን በመንገድ ላይ በሚያስፈልጋቸው አጋጣሚ እነሱን ማገዝ እወዳለሁ ማለት ነው። ሌላኛው ሁለተኛው ሁለተኛው ደግሞ መታገዝ የሚፈልጉ አካል ጉዳተኞች ይኖራሉ እነዚህን አካል ጉዳተኞች ወይም ዲሲብልድ ፐርሰን እነሱን ማገዝ እወዳለሁ እነሱ መታገዝ የሚፈልጉ ስለሆኑ በአግባቡ አግዛቸዋለሁ ስለዚህ እያንዳንዳቸው ነገሮች ማገዝ እወዳለሁ ማለት ነው። አካል ጉዳተኞች የስራዎችን መስራት እንደ ልባቸው በማይችሉበት ሰዓት እገዛ ሲያስፈልጋቸው አግዛቸዋለሁ እነዚህ ለአእምሮዬ ጥሩ ነው። ለእኔም እነሱን ማገዝ አንደኛ በገንዘብ የሚያስፈልጋቸው ችግረኞች ወይም ፑር ፒፕል ወይም ሎው ሊቪንግ የምንላቸው ወይም ዝቅተኛ አኗኗ ደረጃ ላይ ያሉ ሰዎችንም እነሱንም ማገዝ እወዳለሁኝ። ምክንያቱም እነሱ አሁን መታገዝ ይኖርባቸዋል እንደኛው እኩል ሆነው ደስተኛ ሆነው እንዲህ ያልፉ ማለት ነው። ሌላኛው በዓላት በሚመጡበት ሰዓት መታገዝ ያለባቸውን ሰዎች በገንዘብ በምክር ማገዝ ያስፈልጋል። ማለት የሚያስፈልጋቸውን ነገሮች በመረዳት ምን ትፈልጋላችሁ በማለት ቀረብ ብዬ በደንብ አድርጌ በማማከር ሀሳባቸውን ተረድቼ ምን ምን እንደሆነ የሚያስፈልጋቸው ጉዳይ። ተረድቼ ከዛ እነሱን ሀሳባቸውን ተረድቼ በገንዘብ ከሆነ በገንዘብ በሀሳብ ከሆነ በሀሳብ ማገዝ እወዳለሁ ማለት ነው። የሚታገዙ ሰዎችን በመለየት አንደኛ በጣም ህፃናቶች ከሆኑ የሚያስፈልጋቸው እገዛ ምንድ ነው? አካል ጉዳተኞች ከሆኑ የሚፈልጉት ነገር ምንድነው? በማለት በመለየት እገዛ አደርጋለሁ ማለት ነው። ስለዚህ ሌሎችን መርዳት የምወድባቸው ምክንያቶች እንግዲህ አንደኛው እነዚህ አካል ጉዳተኛ በመሆናቸው ምክንያት ስሜት እንዳይሰማቸው መከፋት። ስራቸውን እንዳያረጉት ወይም ደግሞ ሁል ጊዜ እየተከፉ እንዳይኖሩ የ ስሜታቸው ጥሩ አስተሳሰብ ወይም አዎንታዊ አስተሳሰብ እንዲይዝ። ሀሳባቸውን ተረድቼ አግዛቸዋለሁ ማለት ነው። ስለዚህ እያንዳንዱ ማህበረሰብ ሌሎችን መርዳት ጥሩ ወይም አዎንታዊ ተግባር ነው ማለት ነው። ስለዚህ እነዚህን ሰዎች አቅመ ደካማዎችን እቃቸውን በማገዝ ጉዞ ላይ መንገድ ላይ ከሆኑ የተሸከሙትን በማገዝ ስራ ከብዷቸው ከሆነ ስራቸውን በማገዝ አሳልፋለሁ። አካል ጉዳተኞች ደግሞ የሚያስፈልጋቸው ምንድነው? መንገድ መሻገር ነው ወይ? የሚያስፈልጋቸው ገንዘብ ነው ወይ የሚለውን ነገር። ለምሳሌ ጉዞ በሚሄዱበት ሰዓት ያልተፈለገ መስመር ላይ እየሄዱ የሚያግዛቸው የሚሸኛቸው ሰው ከሌለ እነዛን ሰዎች ማገዝ ያስፈልጋል ማለት ነው። ሌላው ደግሞ ጓደኞችን ቤተሰቦችን የተለያዩ የህብረተሰብ ክፍሎችን እርዳታ የሚያስፈልግባቸው ሰዓት ደግሞ ስራዎች ተደራራቢ ስራዎች ሚኖርባቸው ሰዓት እነሱንም አግዛለሁ ማለት ነው። ስለዚህ እያንዳንዱ ሰዎችን የምረዳባቸው ሁኔታዎች የተለያዩ ቢሆንም እርዳታ በሚያስፈልግባቸው ጊዜ ከጎናቸው በመሆን ማገዝ እወዳለሁ ማለት ነው። ስራዎችን ስሰራ እነሱ ደስተኛ ሆነው ጊዜያቸውን እንዲያሳልፉ የብቸኝነት እንዳይሰማቸው እንዲሁም ደግሞ አካል ጉዳተኛ ነኝ ብለው ስሜታቸው ወደኋላ እንዳይጎዳባቸው። እንደገና ደግሞ ህፃናቶች ደግሞ እርዳታ በሚያስፈልጋቸው ሰዓት ህፃናቶችን ማገዝ አዛውንቶች በጣም አዛውንቶችን ታላላቅ ሰዎችን እነዚህን ሰዎችም እገዛ ሲያስፈልጋቸው አግዛቸዋለሁ ማለት ነው። እንደገና ደግሞ ቤተሰብ ወንድም እህት አብሮ በሚኖርበት ሰዓት ደግሞ የሚያስፈልጋቸው ነገሮች ምንድን ናቸው? ብዬ በመለየት ሀሳባቸውን እያንዳንዳቸውን ሀሳቦቻቸውን ተረድቼ አግዛቸዋለሁ ከጎናቸው በመሆን አግዛቸዋለሁ ማለት ነው። እና እያንዳንዱን ስራ አንደኛ ለራሴ ለህሊና ለአእምሮ ጥሩ ስለሆነ እነዚህን ስራዎች አግዛቸዋለሁ ማለት ነው። ስለዚህ ሌሎችን መርዳት እወዳለሁ ወይም እያንዳንዳቸውን ሰዎች በጎናቸው ስሜታቸውን በመረዳት ስራዎች ማገዝ እወዳለሁ ማለት ነው

በልጅነቴ የምወደው ጨዋታ ከጓደኞቼ ጋር በመሆን እርግር ኳስ መጫወት እና እጅ ኳስ መጫወት እወድ ነበረ ማለት ነው። ለምሳሌ መረብ ኳስ በአካባቢያችን የለም። በሰፈራችን ገጠር እንደመሆኑ መጠን የመረብ ኳስ የለም ነበረ ማለት ነው። ስለዚህ እሱን በልጅነታችን ጊዜ እንግዲህ የምጫወተው ጓደኞቼ ጋር በመሆን ጫወታዎችን እጅ ኳስ እና እግር ኳስ ጫወታዎችን ባህላዊ እግር ኳስ በጨርቅ የተሰፉ ዘመናዊ ኳሶች የሉም ነበረ ስለዚህ በጨርቅ የተሰፉ እኛ ኳስ አስመስለን ሰርተን በአካባቢያችን ባህላዊ ጨዋታዎች እንትን የሚሉ የሚገልጹ እንጫወታለን እገጠቦሽ ጫወታ የሚባል አለ የጠጠር ጨዋታዎች አሉ። እነሱን ከልጆች ጋር እንጫወታለን እንደገና ደግሞ የድብብቆሽ ጨዋታ ከልጆች ጋር በመሯሯጥ እየተሯሯጥን እንደገና ደግሞ ድብብቆሽ እየተደባበቅን ጨዋታዎችን እንጫወታለን። እንደገና ደግሞ የዝላይ ጨዋታ እንጫወታለን። ከእነዚህ ውስጥ እንግዲህ በዋናነትስ የምወደው ከልጆች ጋራ የእግር ኳስ ጨዋታዎችን እንጫወታለን አዘውትረን ማለት ነው። እንግዲህ በልጅነት ጊዜ ትምህርት ቤት ውስጥ ተገባን ጀምሮ ደግሞ እያጠናከርን ነው መጣን መደበኛ ክፍለ ጊዜዎች አሉ። ስለዚህ ከክፍል ጓደኞቼ ጋር በመሆን እግር ኳስ ጨዋታን አከናውናለሁ። እግር ኳስ ጨዋታን በምንጫወትበት ጊዜ እንግዲህ በዋናነት ቦታዎችን እየቀያየርን 'ፖዚሽኖችን' የመጫወቻ 'ፖዚሽኖችን' ከጓደኞቼ ጋር በመሆን እየተቀያየርን 'ጎል ኪፐር' ወይም ግብ ጠባቂ በመሆን እንደገና አጥቂ በመሆን ተራ ተራ 'ፖዚሽን' ወይም አቀማመጥ የጨወታ እቃ አስተላለፎችን በማቀያየር የተለያዩ ጨዋታዎችን እንጫወታለን። ስለዚህ በተለየ መልኩ በጣም ጉጉት ያለኝ የምወደውም ጨዋታ እንግዲህ በልጅነት ጊዜ በሰፈርም በትምህርት ቤትም ውስጥ የማዘወትረው እና የምወደው የነበረው ጨዋታ እግር ኳስ ጨዋታ ላይ ትኩረት አደርጋለሁ። እንግዲህ ብዙን ጊዜ በጨዋታ ጊዜ መቁሰል ቢኖር መጎዳዳት ቢኖር ቂም አይያዝም። አወንታዊ በሆነ መልኩ ጨዋታዎችን እንጫወታለን እናስቀጥላለን እንጂ ተጽኖ ማሳደር አይጠበቅብኝም። ሌላም ጓደኞቻችን ውስጥ ጨዋታዎችን በምናቀርብበት ሰዓት የተለያዩ ጨዋታዎች አይነቶች ቢኖሩም ሁላችንም እግር ኳስ ጨዋታ በምንጫወትበት ሰዓት ብንወድቅ ብንቆስል ቂም መያዝ የለብንም በአዎንታዊ ተቀብለን ጫወታችንን ወንድማቾችነት በማስቀጠል እያንዳንዱን የጨዋታ ህግን ጠብቀን የውስጠ ደምባችንን ተግባራዊ በማድረግ እግር ኳስ ጨዋታ ላይ ትኩረት አድርጌ እጫወታለሁ ማለት ነው። እግር ኳስ እንግዲህ በዋናነት በኋላ ላይ ተወዳዳሪ እያደረገን ከልምድ አንፃር ያንን የምወደውን ጨዋታ እግር ኳስ አጠናክሬ ትምህርት ቤት ውስጥ ተወዳደርኩኝ እንደገና ደግሞ ትምህርት ቤት ውስጥ የተጫወትነውን ደግሞ ከሌላ ከቡድን ተማሪዎች ጋር በመሆን ከሌለኛ ቡድኖች ጋር በመሆን መልሰን እንድንጫወት ያደርገናል ማለት ነው። ስለዚህ እነሱ እነሱን ጨዋታዎች እያከናወንን ቀን ተቀን ስራዎቻችንን ውጤታማ እንዲያደርግልን ጉል ማስገባት ዋና አላማ በማድረግ እራስ በራሳችን ሰላማዊ በሆነ አግባብ በመወያየት ውጤታማ ጨዋታዎችን እንድንጫወት እየተግባባን እንጂ ጠብ በማምጣት ፍራን በማምጣት መጫወት የለብንም። የ ምክንያቱም የሚጠቅመን ስላልሆነ። ስለዚህ ጓደኝነትን ይገነባል። ብዙ ጓደኝነትን ይመሰርልትልናል አዳዲስ ጓደኞችን ይመሰርታለሁ። ስለዚህ በጣም እኔ የምወደው ጨዋታ ይሄን ይመስላል ማለት ነው። እና የእግር ኳስ ጨዋታን ከሁሉም ጨዋታዎች የምወደው ጨዋታ ነበረ በልጅነት ጊዜ ማለት ነው።

መብረቅ የሚያስፈራ ጉዳይ ነው ያልተለመደ እንደመሆኑ መጠን መብረቅ ያስፈራል ማለት ነው ያው መብረቅ ብዙን ጊዜ አደጋ ስለሆነ ዳንጀረስ ልምድ ወይም ነገር ስለሆነ የሚያስፈራ ነው የሚሆነው ማለት ነው መብረቅ እንግዲህ በዋናነት መሬት ሳይቀር ሰርጓጅ ስለሆነ አደጋ የሚመጣበት ጊዜ አለው እንግዲህ ግጭት ሰማይ ጋር እና ከዳመናው ጋር ዝናብ ለማምጣት የሚያደርጉት መስተጋብር ወይም ኡደት እንደ መሆኑ መጠን መብረቅ የሚያስፈራ ነው ማለት ነው እኔ በበኩሌም ሆነ ሌሎች ሰዎችም መብረቅን ብዙዎቹ ሲፈሩ አያለሁ እንግዲህ አብዛኛው ማህበረሰብ በአካባቢያችን ያለው በማይበት ሰዓት መብረቅ በሚበርቅበት ሰዓት በጣም ነው ስቅቅ የምልህ የሚያሽማቅቀን እና አሰቃቂ ነው የሚያመጣብን ማለት ነው እና ድንግጥ ነው የሚያደርገን ማለት ነው እስትረስ ጭንቀትን ያመጣል ስለዚህ መብረቅ እኔ በጣም እፈራለሁ። እንግዲህ መብረቅ በሚበርቅበት ሰዓት እውጭ ላይ ከሆንን በተለይ በጣም እንደነግጣለን ቤት ውስጥ ስንሆንና ውጭ በምንሆንበት ሰዓት ልዩነት አለው ማለት ነው። ስለዚህ እኔ በቤት ውስጥ በምሆንበት ሰዓት ይሻለኛል የመደንገጥና የመፍራት ሁኔታዬ ይሻለኛል ምክንያቱም የሚያድን ይመስለኛል። እንግዲህ መብረቁ አደጋ ያው መሬት ሰርጉዶ ሳይቀር በዛ አካባቢ በወደቀበት አካባቢ ላይ ብዙ እንስሳቶችን ሰዎችን እጽዋቶችን ብዙ ነገሮች ላይ ንብረቶች ላይ ጉዳት ያደርሳል ስለዚህ ከዛ የተነሳ መብረቅ መታን ብለን ስለምናስብ ያው ድንጋጤ በጣም ያመጣብኛል ማለት ነው እና ክረምት በሚሆንበት ሰዓት በተለይ እውጭ ላይ ጉዞ ላይ በሆንኩበት ሰዓት ከስራ ስመለስ ወይም ደግሞ ገበያ ሄጄ ከገበያ ስመለስ በተለያዩ ቦታዎች ላይ ታንቀሳቅሼ መንገድ ላይ በምመለስበት ሰዓት ምንም ቤት መጥለያ ዛፍ በሌለበት ሰዓት ላይ ከሆነ ወይም ውጪ ላይ ሆኖ ዛፍ ወይም ውጪ ላይ ደግሞ አሁንም መልሶ በቤቶች ጠለላ ታዛቸው ላይ በረንዳ ላይ ተጠልለን መብረቅ በሚበርቅበት ሰዓት በጣም እደነግጣለው። ስለዚህ እስከማንቀጥቀጥ ድረስ መብረቁ እንደጣለ መሬት ላይ ወይም ደግሞ መብረቁ በሰማይ ላይ ሆኖ መሬት ላይም ሳይጥልም ሲያንፀባርቅ ድምጽ በምሰማበት ሰዓት ብልጭታ ሲኖረው በጣም ነው የሚያስፈራኝና የሚያስደነግጠኝ ማለት ነው ቤተሰብም ይደነግጣል ብዙ ማህበረሰቦች እንግዲህ ከዚህ ጋር ያልተለመደም ስለሆነ ያስደነግጣል ማለት ነው። ስለዚህ መብረቅ በጣም አድርጌ ነው እኔ የምፈራው እንግዲህ ጉዳኝ መብረቅ መታኝ ለትንሽ አመለጠኩ። በማለት እንግዲህ ወደ ፈጣሪያችን ወይም ቱ ዘ ጋድ ምስጋና እናቀርባለን። እና እንግዲህ መብረቅ ቤት ላይ በሚሆንበት ሰዓት ድንጋጤው ይቀንሳል መከለያ ይመስለናል። ስለዚህ ውጭ ላይ በሚሆንበት ሰዓት ቶሎ ብለው ወደ ቤት ለመግባት ማብረቅ የሚመጣበት ሰዓት ለመደበቅ ሁሉ ፍላጎት እናሳድራለን ማለት ነው መብረቅ በሚወድቅበት ሰዓት ስለዚህ መብረቅ በጣም እኔ ብቻም ሳልሆን ብዙ ማህበረሰቦች ይደነግጣሉ እንስሳቶች ሳይቀሩ ይደነግጣሉ ማለት ነው እንግዲህ ህይወት ያላቸው አካላት እንስሳት ድመቶች ሳይቀሩ ዉሻዎች ሳይቀሩ በጎች ፍየሎች ከብቶች ሁሉ ሳይቀሩ የዱር እንስሳቶች የቤት እንስ ሳት ሳይቀር መብረቅ አስፈሪ ነው ያስደነግጣል ማለት ነው ብልጭታው የጣለ የይመስላል አንዳንድ ጊዜ በጣም ሲጮህ ደምጹ የተጋነነ ደምጽ የሚያወጣ አለው ጊጋሄርዙ በሚለካበት ሰዓት ከፍተኛ የሆነ የመብረቅ ድምጽ ይኖራል። ስለዚህ እሱ በጣም አስፈሪ ነው ማለት ነው። ስለዚህ በጣም የምፈራው ዝናብ ወይም ክረምት በሚመጣበት ሰዓት አንደኛው መብረቅ ነው ማለት ነው እንግዲህ ብዙን ጊዜ የሚከሰተው እሱ ያው ዝናብ የሚመጣበት ሰዓት እንደመሆኑ መጠን ያው በጣም እፈረዋለሁ ማለት ነው። ስለዚህ መብረቅን እፈራለሁ ሌሎችም እንዲህ የሚፈሩት ነው የማየውና የማውቀው ማለት ነው።

በበጋ ወቅት የማደርጋቸው ማከናውናቸው የተለያዩ ማከናውናቸው ስ ስራዎች ወይም ተግባራቶች ይኖሩኛል። በመጀመሪያም እኔ እንግዲህ ያው እንደ መምህርነቴ ዋናው ስራዬ በጋ ላይ ትምህርት ተማሪዎችን ትምህርት ቤት ማስተማር። ሲሆን። በጋ ላይ እንግዲህ በተጨማሪ የምሰራቸው ስራዎች ምንድናቸው ለሚለው? የተለያዩ ስራዎች በቅድም ተከተል እቅዶችን አስቀምጣለሁ ኤክስኤል ላይ ወይም ደግሞ ወርድ ላይ በስንጠረዥ ታይም ቴብል ከፋፍሌ በተለያዩ እቅዶች ውስጥ አካትቼ የምስራቸው ስራዎችን ይኖሩኛል። ከእነዚህ ውስጥ እንግዲህ አንደኛው በጋ ውስጥ የማከናውነው ስራ ምንድነው? ትምህርት ቤት ቢዝነስ ዴይስ ላይ መስራት ነው። ዛሬ ሆሊዴይ ትላንትና ክሪስማስ ኢን ኢትዮጵያ የሰተርደይ ክሪስማስ ሰሌብሬትድ ኤንድ ቱዴይ ኦልሶ ክሎዝድ ዴይ ዘ ስኩል ዴይ። ዛሬ ትምህርት ቤት ግን እንደመሆኑ ቤት ነው የዋልኩት። ነገ የስራ መደበኛ ስራ ስለሚከፈት ሪተርን ቱ ስኩል። ስለዚህ ነገ ትምህርት ቤት የምመለስበት ሰዓት ነው። ነገ ፍራይዴይ አርብ ስለዚህ በበጋ ሰዓት እንግዲህ የማከናውነው ስራ ተማሪዎችን ማስተማር ሆኖ መደበኛ ስራዬ በዛ ቫኬሽን ወይም እረፍት በሚኖርበት ሰዓት በጋ ላይ የተለያዩ ሰርጎች የዌዲንግ ፕሮግራም ወይም ሰርግ። ዘመዶች ያገባሉ የተለያዩ ፕሮግራሞች ወይም ዲግሶች ፕሮግራሞች አሬንጅ ሁነው ተስተካክለው በቅድም ተከተል እነዚን አከናውናለው ስለዚህ ጉብኝት አደርጋለሁ። እሄዳለሁ ቤተሰብ ጋር እሄዳለሁ ዘመዶች ጋር መሄድ የሰርግ ፕሮግራም። የተለያዩ በርዝ ዴይ ፕሮግራም ዊዲንግ ሴርሞኒ እንደገና ደግሞ የተወለዱ ሰዎችን የተለያዩ ሰዎችን የምጠይቅበት ግዜ ነው የሚሆነው። ሌላው ደግሞ የመስመር ላይ አጫጭር ኮርሶች የምወስዳቻው ቫኬሽን ላይ እንደዚሁ ይኖሩኛል ማለት ነው። በጋ ላይ ነው ቫኬሽን ያለው። ፈርስት ተርም ቫኬሽን። አካዳሚክ ይሩ ወይም ትምህርት ዘመኑን ስላለ በትምህርት ዘመኑ የአካዳሚክ የሚጠናቀቅበት ሰዓት ላይ ቫኬሽን ታይም ወይም ብሬክ ታይም። የመስመር ላይ ትምህርቶችን እምማራቸውን አቅጃለሁ። ሙያዬን የሚያሻሽሉ ፒጂቲ ወይም ፕሮፌሽናል ዴቨሎፕመንት ትሬኒንግ ሾርት ፕሮግራሞች ይኖሩኛል። እነዚህን ዩኒቨርሲቲዎች ውስጥ በኦንላይን ይሰጣሉ እነዚህን እሰጣለሁ። እንዲሁም ብሪቲሽ ካውንስል ኦንላይን ላይ የእንግሊዝኛ ቋንቋን ስልጠናዎችን ለመከታተል እቅድ አቅጃለሁ። ያው ኮስት ዋጋውን የማገኝ ከሆነ ነፃ ክፍያ ስላለው የተወሰነ ክፍያዎችን አምቻችቼ በጀት ቆጥቤ በመስመር ላይ ትምርቶችን እማራለሁ። ለአይኤልቲ ኤግዛምፕል ፓሬሽን አይኤልቴስ ወይም ኢንተርናሽናል ኢንግሊሽ ላንጉጅ ቴስት ስኮር እነዚህን ለመውሰድ ብሪቲሽ ካውንስ ላይ እንግዲህ ሪጅስተር አድርጌ በተወሰነች ቀን ውስጥ ስልጠናዬን ተከታትዬ ሰርቲፋይድ ለመሆን እቅድ አቅጃለሁ። ሰለዚህ በበጋ ወቅት ላይ እንግዲህ የማከናውናቸው ስራዎችን በቅደም ተከተል አስቀምጬ እነዚህ እነዚህ ስራለው ማለት ነው። ስለዚህ ቤተሰብ ዘመድ ጋር የተለያዩ ጉዳዮችን አሳልፋለሁ የተለያዩ ማህበረሰቦች ጋር ቤተሰብ ዘማች ጓደኞች ጋር። በደስታ እነዛ ፕሮግራሞችን አሳልፍበታለሁ አከናውንበታለሁ። በተጨማሪም ወደ ተለያዩ መዝናኛ ቦታዎች እንቅስቃሴ አደርጋለሁ የጉብኝት ቦታዎች ላይ ደግሞ ጉበኝት እንቀሳቀሳለሁኝ። የተለያየ መዝናኛ ቦታዎች እንዲኖራቸው መጠን እነዚህን መገናኛ መዝናኛ ቦታዎችን ጉብኝት አደርጋለሁ አእምሮ አዲስ አለው ሪፍሬሽ አድርጌ ለሁለተኛው ተርም ትምህርት ዝግጅት ለማድረግ እቅድ አቅዳለው። ስለዚህ በበጋ ሰዓት እነዚህን ስራዎችን ለማከናወን በዋናነት ስራዎች ምን ምን ስራ ናቸው? የሚሉት እንግዲህ በዋናነት በሶስት እከፍላቸዋለሁ አንደኛው መደበኛ ትምህርት መማር ማስተማር በትምህርት ቤት ውስጥ ከተማሪዎች ጋር ማክናውነው ስራ ይቀጥላል። ሁለተኛው ቤተሰብ ዘመድ አዝማዱን የምጎበኝበትና የማይበትና ሀሳቡን ሼር የማደርግበት የምዝናናበት እረፍት አእምሮዬን ማዲስበት ጊዜ ይሁናል። ሶስተኛ ረገድ በመስመር ላይ የተለያዩ አጫጭር ስልጣኖችን ትምህርቶችን የምወስድበትና የምከታተልበት ጊዜ ይሆናል ማለት ነው። ስለዚህ በዚህ አግባብ አሳልፈዋለሁ በጋውን ሰዓት

የጫማ ቁጥሬ። ሁልጊዜ ብዙውን ጊዜ አንዳንድ ሞዴሎች ቁጥራቸው ቢለያይም አርባ ቁጥር አርባ አንድ እና አርባ ሁለት ድረስ አደርጋለሁ ማለት ነው። የጫማዎቹ ሞዴሎች ቁጥሩን ይቀይሩብኛል። ብዙን ጊዜ ግን የምጠቀመው ኖርማል መደበኛ ቁጥር አርባ አንድ ቁጥር ነው ማለት ነው ጫማ የምጠቀመው። ይሄ በሽፍን ጫማ ስኔከር እና ሽፍን ጫማ ማሰሪያ ያላቸው ጫማዎች በተለይ ከሆኑ እነዚህን እጠቀማለሁ እነዚህ አንዳንድ ጫማዎች ደግሞ ሞዴላቸው ሰፋ ያሉ ሲሆን ደግሞ አርባ ቁጥርን የሚበቃኝ አግባብ አለው። አሁን እየተጠቀምክ ያለሁት ለምሳሌ አርባ ቁጥር ነው አንደኛው ጫማ አርባ ነው አንደኛው ቁጥር ደግሞ አርባ አንድ ቁጥር ነው። ሞዴላቸው ደግሞ እንትን እንደዚህ ቀየር ያሉ ደግሞ ሲሆኑ አርባ ሁለት ቁጥር ድረስ እጠቀማለሁ ማለት ነው። ለቀቅ ያለ ሲሆን አርባ ሁለት ቁጥር እጠቀማለሁ ግን ጫማው ትኝሽ ሳይዙም ከመደበኛነት ትንሽ ከፍ ያላል ማለት ነው። ስለዚህ የተለመደው ጫማ ቁጥሬ አርባ አንድ ቁጥር ይሆናል ማለት ነው የምጠቀመው።

አዎ ነገሮችን በስርዓት አስቀምጣለሁ። መቀመጥ ባለባቸው አግባብ። ለምሳሌ ቤት ውስጥ የሚቀመጥ የትምህርት ማስረጃዎች። እቃዎች እንደገና ደግሞ በትምህርት ስርዓት ውስጥ። የሚቀመጡ አሉ እነሱን በስርዓት በስርዓት በማሰር ፋይል በመስጠት በአልፋቤት ካል ኦርደር በቅደም ተከተል የቪድዮዎች ቅደም ተከተለው ባስቀምጥ። ነው ዋጋ የምሰጣቸው ስለዚህ ነገሮችን በስርዓት ነው የማስቀምጣቸው። ለምን ረጅም ጊዜ እንዲሰጡ አገልግሎታቸውን እንዲሰጡኝ እንደገና ደግሞ ኪሳራ እንዳያመጡብኝ እንደገና ጭንቀት እንዳያመጡብኝ። ነገሮችን ፕሮፌሽናል በሆነ አግባብ ስርዓት ባለው አግባብ አስቀምጣለሁ። ልብሶች ለምሳሌ በስርዓት አጥፎ በስርዓት ተቀምጠው ሳጥን ውስጥ ይቀመጣሉ ቦክስ ቦክሳቸው ውስጥ ሲቀመጣሉ እቃዎች በስርዓት መደርደር አለባቸው። የትምህርት ማቴሪያሎች የተማሪዎች ውጤት ለምሳሌ የትምህርት ቤት ኮምፒውተሮች እነዚህ ላፕቶፖች እንደገና ውጤት ውጤት ማስፈሪያ ኮንቲኒየንስ አስስመንት ሪከርዲንግ እነሱን እነሱን በኤክሴል ቢዝ ድራይቭ ላይ የማስቀምጣቸው በስርዓት የማስቀምጣቸው አሉ። እቤት ውስጥ የሚቀመጡ አሉ በኦብትሬት ረገድ ሚቀመጡ አሉ። መስመር ላይ የኦላይን ድራይቭ የጎግል ድራይቭ ላይ የሚቀመጡ አሉ። ለምሳሌ የተማሪዎች ውጤት መጽሐፍቶች የተለያዩ ዋጋዥ መጽሐፍቶች እነሱን እነሱን ጉግል ድራይቭ ላይ አስቀምጣቸዋለሁ በስርዓት ለብዙ አመት እንዲያገለግሉ ሳይጠፉ እንዲቀመጡ። እንደገና ደግሞ ቶሎ ለማግኘት ድብረሽን በአልፋቢቲካል ኦርደርም አስቀምጣቸዋለሁ በፊል ቅድም ተከተል ሰይሜ ከስማቸው ጋር ስማቸውን ሪኔም በማድረግ አስቀምጣለሁ ማለት ነው። የተማሪዎች ውጤት እንዳይጠፋብኝ እንዳይበላሽ ኪሳራ እንዳያመጣ ዲሲፕሊንድ እንዳይሆን ፕሮፌሽናል በሆነ አግባብ ነገሮችን አስቀምጣለሁ። ድራይቭ ላይ ማስቀመጥበት ሰዓት ለምሳሌ የተማሪዎቹ ውጤት እንግሊዘኛ ከሃምሳ ፐርሰንት ከመቶ ፐርሰንት ማጠቃለያ ክላስ ሩም አሰስመንት ፋይናል ኤግዛም ሪዛልት ሚዲያ ኤግዛም ሪዛልት እነዚህ ከንደገና ካርድ ሮስተር እነዚህ እነዚህ ባግባብ ደግሞ በፎርቲ ሆሊው መልክ የተደራጁትን እንትን ማቴሪያል በወረቀት ፔፐር ፎርም የተቀመጡ በወረቀት መልክ የተቀመጡት ተደራጅተው በፋይል በፋይል ይታሰራሉ። እንዲሁም በእንትን ደግሞ መልኬ ደግሞ በኢንተርኔት በልክ የምቀመጥ ውስጥ ጎል ድራይቭ ላይ የሚቀመጥ ባለሀቢት ካለ ኦርደር እና ሰያሜቸውን ሰጥቶ እዚያጋ አስቀምጣቸዋለሁ በሚፈለጉበት ሰዓት በቀላሉ ማግኘት ይቻላል እንዲሁም ደግሞ እንዳይጠፉ ያደርጋቸዋል ማለት ነው። ሌላኛው እያንዳንዳቸው የትምህርት ማቴ ቁሳቁሶች መጽሐፍቶች የአጋዥ መጽሐፍቶች ሊሆኑ ይችላሉ የተማሪ መጽሐፍቶች ሊሆኑ ይችላሉ ማጣቀሻ መጽሐፍቶች ሊሆኑ ይችላሉ። ስቶሪ ቡኮች ሊሆኑ ይችላሉ ነውሌጅ የተለያዩ እውቀትን እሚያሻሽሉ ነገሮች ካርታዎች የተለያዩ ጀነራል ነውሌጅ አጠቃላይ እውቀትን የሚያስይዙ እነዚህ እነዚህን በስም በመስጠት የሚያገለግሉ ናቸው ማለት ነው። ስለዚህ ሌሎች ደግሞ የተለያዩ ፖስቶች አሉ። የተለያዩ ብሮቸሮች ብሮቸርስ አሉ። እነዚህ እነዚህንም ጎግል ድራይቭ ላይ አስካን በማድረግ ፎቶ በማንሳት የተለያዩ ፎቶዎች ሊሆኑ ይችላሉ። ስለዚህ በስርዓት በስርዓት ቸው እንዲቀመጡና አገልግሎቱን ለማስቀጠል እንዲቻል ያስችሉኛል ማለት ነው። ስለዚህ ነገሮችን በስርዓት ለማስቀመጥ በተለይ የምጠቀመው ጎግል ድራይቭ ላይ እነዛውን ፎቶ እያነሳሁ ካሜራ ተነስተው እንደገና ደግሞ በስካኒግ ፒዲኤፍ መልክ ታስረው ይቀመጣሉ። ሌሎች ደሞ የቤት እቃዎችን ስርዓት ባላቸው መልኮች ይቀመጣሉ። እንደገና ደሞ የመብራት ቆጣሪዎች የውሃ ቆጣሪዎች በአግባቡ እነሱም እንዲህ አገልግሎት እንዲሰጡ ረዠም ሰዓት እንዲሰጡ እንዳይጠፉ እንዳይበላሹ። በማድረግ ጥንቃቄ በማድረግ ፕሮፌሽናል በሆነ በትምህርት አዊይ ዘርፍ አግባብ ባአለው መልኩ በሚጠቅም መልኩ እነዚህን እንክብካቤ የሚያስፈልጋቸውን እንክብካቤ ማድረግ በአግባቡ አስቀምጣቸዋለሁ። ነገሮችን ማለት ነው።

አክቲ፣ ዋይፋይ ምጠቀመው፣ እቤት ውስጥ ዋይፋይ የለኝም። ወደፊት ያው አቅጃለሁ። ዋይፓይ ስለዚህ የቤቴ ውስጥ ዋይፓይ አልጠቀምም። የለኝም። ጎረቤት ላይ የተከራየ ጎረቤት ላይ አለ። እዛ አጠቀማለሁ። እንደገና ደግሞ፣ ስራ ቦታ፣ ትምህርት ቤታችን ተቋም ስላለው፣ የትምርት ቤት ዋይፋይ ስላለ፣ እዛ ትምርት ቤት ላይ በመሆንበት ሰዓት ዋይፋይ እጠቀማለሁ። እ፣ አሁን በግሌ ግን ዋይፋይ በግሌ ግን የለኝም። ስለዚህ፣ ያን ያህል የሚባል ባይሆንም፣ ዋይፓይ ሳይሆን ዳታ በሞባይል ዳታ የው ካርድ እየሞላው ነው የሚጠቀመው ማለት ነው። እና፣ ዋይፋይ፣ ምጠቀመው፣ መስሪያ ቤት ከሰኞ እስከ አርብ በመሆንበት ሰዓት ስራ ቦታ ላይ ዋይፓይ አለ። ከዛ ስመጣ ያው የራሴን የግል ዳታ ካርድ በሞምላት ሲም ካርድ ላይ ካርድ ሞልቼ ነው ምጠቀመው። ስለዚህ ዋይፓይ አልጠቀምም ማለት ነው። ብዙን ጊዜ፣ የምጠቀመው፣ ሞባይል ካርድ ነው ማለት ነው የግል ካርድ ነው ምጠብቀው ማለት ነው። ስለዚህ፣ ጎረቤት ጋር በተጨማሪ፣ ዋይፋይ ያለው አንድ ጓደኛችን አለ። ከእነሱ እጠቀማለሁኝ። አልፎ አልፎ እቤት በሚሆንበት ሰዓት ስለዚህ እንዴ እኔ በግሌ ዋይፋይ እስካሁን ድረስ የለኝም። ለወደፊት ስራ እንደዚህ በመስመር ላይ ስራዎችን የማገኝ ከሆነ ግን፣ ዋይፋይ አዘጋጅቼ ለመጠቀም፣ እቅድ ዓቅጃለሁ። ማለት ነው

የቴክኖሎጂ ችግር በሚያጋጥምብኝ ጊዜ የማድረገው መስመር ላይ ኦንላይን ላይ እጠይቃለሁኝ ስለ ቴክኖሎጂው ሁኔታ ምን እንዳያጋጠመኝ። የራሴን እገዛ ኦንላይን ላይ ሰርች አድርጌ እገዛ ቪዲዮዎችን ኦዲዮዎችን እና እነዚህ መረጃዎችን በኦንላይን ላይ እፈልጋለሁ ከዛ ከፈለኩ በኋላ በኦንላይን ያንን እንደገና ወደ ቴክኖሎጂው ለማስተካከል ጥራለሁ ማለት ነው። ያም ደግሞ በመጨረሻ የማይሳካልኝ ከሆነ ደግሞ ባለሙያ ቴክኒሻን የቴክኖሎጂ ቴክኒሻን እነሱ ጋር እሰራለው። ስለዚህ ቴክኒሻኖችን አማክራለሁ። ቴክኒሻኖች ባለሙያዎች ደውሌ በስልክ ደግሞ እንዲነግሩኝ አደርጋለሁ አድራሻቸውን ይለጥፋሉ የተለያዩ ቦታ ቦርድ ላይ የተለጠፉትን ስልካቸውን በመደወል አስረዳቸውና መፍትሄ እንዲሰጡኝ አደርጋለሁ። ቴክኖሎጂዎች እንግዲህ በስራ ሰዓት ላይ በሚሰሩበት ሰዓት ስራዎችን በምንሰራባቸው ሰዓት የተለያየ እክሎች ሊገጥማቸው ይችላሉ። ስለዚህ እነሱን በመረዳት ስራዎችን ማከናውን እንድንችል ስራዎች ተቋውርጠው የነበሩትን ስራዎችን ለማስቀጠል። እነዚህ ቴክኖሎጂ ለምሳሌ ላፕቶፕ ስልኮች ውስጡ እንዲገና የእንትን ፍሪጅ የውሃ ማቀዝቀዣ የመቀዝቀዣ እነዚህ እነዚህ ማሽኖች እምቢ በሚሉበት ሰዓት ስቶቭ እምቢ በሚልበት ሰዓት ቴክኒሻኖችን በስልክ በኦንላይን ላይ በመጠየቅ ስለ አስራሩ ችግሩን በማሳወቅ ረገድ መፍትሄ እንዲሰጡኝ አደርጋለሁ። ከዛ ውጪ እንግዲህ ችግሩ ካልተፈታልኝ በአካል ደውሌ መጥተው ቤት እንዲሰሩልኝ ቴክኖሎጂውን እንዲሰሩልኝ አደርጋለሁ። በተጨማሪ ደግሞ ወደ ጥገና ማዕከል ላይ ያን የቴክኖሎጂው ችግሩን በማስረዳት ወስጄ እንዲሰሩት አደርጋለሁ ማለት ነው። ስለዚህ ቴክኖሎጂ እንግዲህ እንደ አጠቃላይ ስናየው የሙያ እገዛ ያስፈልጋል። የሙያ ስልጠና ያስፈልጋል አጫጭር ስልጠናዎችን ደግሞ አጫጭር ስልጠናዎችን እወስዳለሁ። እንግዲህ አንዳንድ ጊዜ ፕሮግራሞችን አመቻች እና አጫጭር ስልጠናዎችን ለመውሰድ ዝግጁ እሆናለሁ ማለት ነው። ስለዚህ በነዚህ በነዚህ ሁኔታዎች የተለያዩ ቴክኖሎጂዎች ሲያገኙ የሚያስቅርብኝ ጊዜ ሲያጋጥሙ ሲያጋጥም እገዛን በዝበዚ መልኩ አሳካለሁ ወይም እፈልጋለሁ ማለት ነው። ስለዚህ ቴክኖሎጂ አጠቃላይ እንዲህ ሙያዊ እግዛ ሲፈልግ በአጠቃላይ አንደኛ ስለ ችግሩ ኦንላይን ላይ በመጻፍ የቴክኖሎጂውን ስም እና ችግሩን አስመልክቶ በመጻፍ በኦድዮ በቪዲዮ በመመልከት ችግሩን ለማፍታት ሶልቭ ለማድረግ ጥረት ማድረግ ነው። ሁለተኛው የሚያውቁ ባለሙያዎችን ወይም ቴክኒሻኖችን በመጠየቅ ደውሎ መጠየቅ በማስረዳት መፍትሄ እንዲያገኝ ማድረግ ነው። በተጨማሪም ይሄ በዚህም ካልሆነ ደግሞ በአካል ቴክኒሻኖች ጋር በመውሰድ ጥገና ማዕከላት ጋር በመውሰድ እንዲስተካከል ማድረግ የሚችልበት አግባብ ይኖራል ማለት ነው። ስለዚህ እንግዲህ እነዚህ እነዚህ ሁኔታዎች ችግሩን ያቃሉታል ብዬ ተስፋ አደርጋለሁ። እኔ እንግዲህ ብዙን ጊዜ ምጠቀመው ትቪስ ይባላል ቴሌቪዥን ሲበላሽ ላፕቶፕ ስልኮች በሚበላሹበት ሰዓት እነዚህ ካውያዎች የተለያዩ የቴክኖሎጂ ውጤቶች በሚበላሹበት ሰዓት እንግዲህ እነዚህ እነዚህን ሂደቶች አልፋለሁ እንግዲህ መጨረሻም ደግሞ የማይሰራ ከሆነ ደግሞ ያው ለመለዋጫ ቦታ ላይ ወስዶ ማስረከብ ይሆናል ማለት ነው። እንደ አዲስ ከዛ ሊተካ የሚችል እቃ ገዝቼ እጠቀማለሁ መጨረሻው ላይ የማይስተካከል ከሆነ ገዝቼ እጠቀማለሁ ማለት ነው። ስለዚህ ቴክኖሎጂዎች መሰረታዊ ጉዳያቸውን እና አጠቃቀማቸውን ከመጠቀማችን በፊት ማወቅ ግድ ይለናል አገልግሎታቸውን ማወቅ አለብን። እና ይሄንን ይመስላል አጠቃላይ የቴክኖሎጂ ችግር ሲያጋጥመኝ የማደርጋቸው ሁኔታዎች እነዚህን ይመስላሉ ማለት ነው

የምወደው ቁጥር እንግዲህ ከቁጥሮች ውስጥ የምወዳቸው ቁጥሮች አሉኝ። እንግዲህ አንደኛው የምወደው ቁጥር። የተወለድኩበት አመት ምህረት ቁጥር ነው የምወደው። በፈረንጆቹ አንድ ሺህ ዘጠኝ መቶ ዘጠና ሁለት ዲሲ ወይም ግሪጎሪያን ካላንደር ነው። ደግሞም በሀገራችን በኢትዮጵያን ካላንደር ደግሞ። አስራ በአንድ ሺህ ዘጠኝ መቶ ሰማንያ አራት ማለት ነው አንድ ሺህ ዘጠኝ መቶ ሰማንያ አራት አመት ተመረጥነው። እነዚህ ቁጥሮች እንግዲህ በጣም የምወዳቸው ናቸው። ሌላው እንግዲህ ቁጥር ቀኑ ደግሞ አስራ ሰባት ጥር አስራ ሰባት ወይም ጄንዋሪ ቱዌንቲ ሲክስ ነው። እነዚህ እንግዲህ የተወለድኩባቸው ጊዜያት ስለመሆናቸው እነዚህ እነዚህን የምወዳቸው ናቸው ማለት ነው። ስለዚህ እያንዳንዱ ቁጥር የወደድኩበት አላባ ኦሪጅኔሽኑም እንዲ ነው። የተወለድኩባቸው ቀንና አመተምረቶች ስለሆኑ እነዚህ ቁጥሮች አርሳቸውም አንዳንድ ጊዜ እጠቀማቸዋለሁ ማለት ነው። ስለዚህ እነዚህን ብዙ ጊዜ እያስታወስኩ እጠቀማቸዋለሁ ማለት ነው።

እሺ የምወደው የሙዚቃ አይነት እንግዲህ በዋናነት እንደ ሀገራችን እንደ ኢትዮጵያ ብዙ ጊዜ እኔ የምወደው የባህላዊ ሙዚቃዎች ናቸው። ባህላዊ ሙዚቃዎች እንግዲህ በጣም የሚያዝናኑ ደስ የሚሉ የተለያዩ ብሄር ብሄረሰቦች ያሉበት ሀገራችን እንደመሆናችን መጠን። በኢትዮጵያ ውስጥ ብዙ ብሄር ብሄረሰቦች አሉ ብዙ የባህላዊ ሙዚቃዎች አሉ። ስለዚህ በተለያየ አጋጣሚ የተለያዩ ጨዋታዎች አሉ። እነዚህ ባህላዊ ጨዋታ የያዙ ሙዚቃዎች በባህላዊ ጭፈራ የታጀቡ ስለሆኑ ባህልን የሚያንፀባርቁ ስለሆኑ ባህላችንን የሚያስተዋውቁ ስለሆኑ ባህላዊ ሙዚቃዎችን በጣም የምወዳቸው ናቸው። ስለዚህ እነዚህ ባህላዊ ሙዚቃዎች በጣም እየተዝናናሁ ደስ እያስባሉ አእምሮን ሪፍሬሽ እያደረጉ ባህሉንም እያወቅን የተለያዩ ባህል የተለያየ አካባቢዎች የአማራውን የትግሬውን የአፋን ኦሮሞውን የቤንሻንጉል ጉሙዙን የወላይታውን የጉሙዙን የጋምቤላውን የሀረሩን የሱማሌውን የተለያዩ የጉራጌ የተለያዩ ብሄር ብሄረሰቦች ባህሎች አሉ የአማራውን ስለዚህ ብዙ ባህላዊ ጨዋታዎች እና ክውናዎች ስለሚቀርቡበት ባህላዊ ሙዚቃ በዋናነት እወደዋለሁ ማለት ነው። እንግዲህ ሙዚቃዎች ስንል ባህሉን የአንድን ማህበረሰብ ባህል አለባበሱን አመጋገቡን ኑሮውን የሚገልጹ በመሆናቸው እግረ መንገዱን እያስተዋወቀም እያዝናናም ይሆናል ማለት ነው። ባህሉን ሲያስተዋውቅ ለምሳሌ በአማራ ክልል ላይ ያሉ የአማራ ክልል ወይም በአማራ አካባቢ ያሉ ሙዚቃ ባለሙዚቃዎች ስለ አማራው ያላቸው ባህል ስለሚያንፀባርቁ ለሌሎች ማህበረሰቦች ያ ያለውን መስተጋብር በጋራ ሆኖ ሲያቀርበው ይሄ በጣም የሚያዝናና ክወናው ደግሞ አብረን እንድንታውቅና የማይረሳ ሆኖ እውቀትን ያስገነዘበ አብሮንም የሚያዝናና የሚሄድ ስለሆነ እነዚህን በጣም የምፈልጋቸውና የምወዳቸው ናቸው ማለት ነው። ሌላው እንግዲህ የትግራይ ክልል የአፋር ኦሮሞ ክልል ክወናዎችን በምናይበት ሰዓት ባህላዊ ሙዚቃዎቻቸውን እነሱን አብሬ ስናዳምጣቸው ስንጎበኛቸው ብዙ ባህሎችን እጋራለሁ ማለት ነው። ስለዚህ አንዱ አካባቢ ከሌላው አካባቢ ያለውን ባህል መሰረት አድርጌ ብዙ ግንዛቤዎች እንዲኖሩኝ አካባቢዬን ሀገሬን እንዲያውቅ የሚያደርጉኝ መሆኑን ሙዚቃዎቹ በጣም የሚያዝናኑ እና ዴስ የሚሉ እውቀቶችንም እያስጨበጡ የሚሄዱ ክወናዎች ስለሆኑ በሴቶች በወንዶች በተለያዩ ዝግጅቶች የሚቀርቡ ባህላዊ ሙዚቃዎች ናቸው። ስለዚህ እነዚህ ባህላዊ ሙዚቃዎች እንግዲህ በተለያየ አቀራረብ ይቀርባሉ ለምሳሌ እንደኛ እንደ ተቋም በትምህርት ቤታችን ውስጥ የተለያዩ ተማሪዎች ወይም ዳይቨርሲቲ ስላሉ እነዚህን ተማሪዎች ሊያዝናኑ የሚችሉ በሚከፈትበት ሰዓት መምህራኖች ላይ ሊያዝናኑየሚችሉ የተለያዩ ፕሮግራሞች ላይ ይከፍታሉ እነዛ ረጅም ሰዓት ራሱ ቢሰጡ ዴስ ይላሉ አይሰለቹም ማለት ነው። አስልቺነት የላቸውም እያዝናኑ የማይጠገቡ ጊዜ እንደውም ተጨማሪ ሰዓት ቢሰጣቸው ያስበላል ስለዚህ በዚህ በዚህ ምክንያት እነዚህ ባህላዊ ክወናዎች መሰረት ተደርጎ የምንጠቀማቸው ይሆናሉ ማለት ነው። ስለዚህ እንግዲህ እነዚህን ስንጠቀማቸው ቀን ተቀን እለት ተእለት ማህበራዊ ጉዳይ ሲኖር ቤታችን እንከፍታቸዋለን ማታ ማታ ላይ ደግሞ ከስራ መጥተን እንከፍታቸዋለን ሪፍረሽ ያደርጋሉ ልጆች ይጫወቱባቸዋል ይዘናኑባቸዋል ማህበረሰብ ጉዳይ በሚኖርበት ሰዓት እነሱ ባህላዊ ሙዚቃዎችን ምርጫ እናደርጋለን። ስለዚህ እነዚህ ባህላዊ ሙዚቃዎች የተለዩ ክወና የተለዩ አስተሳሰብን የሚያስተምሩ የሚያስጨብጡ ስለሆኑ እነዚህን እንወዳቸዋለን ማለት ነው። ስለዚህ እንደ አጠቃላይ ሳያቸው እንግዲህ እነዚህ ባህላዊ ክወናዎች ባህላዊ ሙዚቃዎች ተመራጭነት ያረኳቸው በእነዚህ መሰረታዊ ጉዳዮች ነው ማለት ነው። በአጠቃላይ ሳጠቃለልው ከሚያስተላልፉት እውቀት ከሚያሸጋግሩት ባህል ከሚያስታወውቁት ባህል አንፃር ባህላዊ ሙዚቃዎችን እወዳቸዋለሁ ማለት ነው።

ታሪክን መንገር እወዳለሁኝ። አዎ ታሪክ እንግዲህ ለማህበረሰቡ ያለው አስተዋፅኦ ከፍተኛ ነው። ታሪክን እንግዲህ ለማህበረሰቦች ለተማሪዎች ለወላጆች ለልጆቸ ጭምር እንግዳህ በአጋጣሚ ሳይሆን በእቅድና በፕሮግራም ታሪክን መንገር እዘዳለሁ። ታሪክ እንግዲህ የሚያስተላልፉት እና የሚሰጡት ትምህርት ከፍተኛ በመሆኑ ለታሪክ ትኩረት በመስጠት ታሪክን ዋጋ እሰጠዋለሁ ማለት ነው። ታሪክ ከአንዱ ዘመን ወደ ሌላኛው ዘመን የሚሸጋገር በመሆኑ ታሪክ መንገሩ አስፈላጊ ነው ብዬ ስለማስብ ታሪክን ለልጆቼ እተርካለሁ። እንግዲህ በትርፍ ጊዜ ለምሳሌ ዊክንድ ላይ ቅዳሜና እሁድ ላይ ለቤተሰብ ቤተሰብ ያሉ ልጆቼ እንደውም ደግሞ ማታ ማታ ላይ ከሰኞ እሰከ አርብ ደግሞ ማታ ማታ ከስራ መልስ ማታ ምሽት እረፍተ ጊዜ በመሆኑ ለልጆች ታሪክን እተርካለሁ። ወይም አነግራለሁ አሳውቃችኋለሁ ታሪክን ማወቃቸው ለቀጣይ ለእነሱ በሚገጥማቸው በህይወታቸው ገጠመኝ ውስጥ የሚማሩበት ስለሆነ ታሪክ አንደኛው መማሪያ ስለሆነ ምን እንዳለፈ ታሪክን ማወቅ የሚያህል የሚጠቅማቸው መሆኑን ግንዛቤ በመፍጠር ታሪክን አስተላልፋለሁ ማለት ነው። እንግዲህ ታሪክ አንዳንድ ታሪኮች ለትውልድ ትውልድ የሚናገሩ የሚነገሩ ታሪኮች ይኖራሉ በዘበናችን በነበሩት ታሪኮች እንዲሁም ደግሞ ከእኛ ከእኛ ዘበን በፊት የኖሩ ታሪኮችን አንብበን ተምረናቸውው አልፈናቸው እኛ ታሪኩን ይዘነው ደግሞ ለልጆቻችን መልሰን የምናስተላልፍበት አጋጣሚ አለ። ስለዚህ ታሪክ እንግዲህ አወንታዊ ጠቀሜታ የጎላ ነው። ታሪክ የአንድን ሰው ማህበራዊ ሁኔታውን ኢኮኖሚ ፖለቲካዊ ሁኔታዎቹን ዘርዝሮ በደንብ ስለሚያስቀምጥ እነዛን ደግሞ ለልጅ ልጆች ይህንን ታሪክ ማወቅ ተቀምጠው በማስፋት በማህበረሰቡ ዘንድ በተማሪው ዘንድ በጎረቤት በተለያዩ አካባቢ በተለያዩ ሁኔታዎች ላይ ታሪኮችን እየነገርን እያስተማርን እናልፋለን። ሌላኛው ለምሳሌ እንደትምህርት ቤት የማስተምራቸውም ተማሪወቸ ታሪኬን እያሳወቅኳቸው ጎን በጎን ኮንተንት ሳብጀክት አለ ኮንተንት ሳብጀክት እያስተማረ ደግሞ ታሪክ ለብቻው የማደርግባቸው ሁኔታዎች አሉ የተወሰኑ ደቂቃዎችን በሙከራ ረገድ ታሪኮችን በሰልፍ ረገድ በተለያዩ ኢቨንት ወይም ሁኔታዎች ላይ በመገኘት ታሪክን መንገር እና ለተማሪዎቹ ማሳወቅ ጥሩ ብዬ አስባለሁ። እንግዲህ ታሪክ ቤተሰብ እንዳውቅ ደግሞ በትምህርት የተማርኳቸውን በሬዲዮ በቲቪዥን በፊልሞች በተለያዩ ሁኔታዎች ያወቅኳቸውን ታሪኮች ለወላጅ ለቤተሰብ ለወንድም ለእህት ለጓደኛ ደግሞ መልሼ አስተላልፋለሁ ወይም እነግራለሁ ማለት ነው። ምክንያቱም ከታሪክ ብዙ ሀሳቦች የምንወስዳቸው ይኖራሉ ለዚህ ትውልድ ለቀጣይ ትውልድ ላለፈው ትውልድ ጋር በማወዳደር ልዩነትም ነበረ እያንዳንዱ እንቅስቃሴ ምን ነበረ ይኸ ምን ይመስላል? ቀጣይስ ምን ሊሆን ይችላል? ቀጣይስ ታሪክም ላይ ትኩረት ሰጥቼ አንዱ የትምህርት መስክ እንግዲህ ታሪክ ወይም ሂስትሪ የሚባል ትምህርትም ለብቻው አለ። ለሁለተኛ ደረጃ ትምህርት ቤት ሀይስኩል ላይ ይሰጣል። ስለዚህ እኛ ደግሞ ታሪክን እያንዳንዱን የተለያዩ እውነቶችን ታሪኮችን ለልጆቻችን እያስገነዘብን ነው እንዲህ እናስገነዘብን ለቤተሰብ ለጎረቤት እያስገነዘብን ስናልፍ ሽግግር ይኖረዋል ማለት ነው። ከአንዱ ወደ ሌላኛው ሽግግር ይኖራቸዋል ማለት ነው። ከዚህ ታሪክ እንደ አጠቃላይ ስለ ታሪክ ስንናገር ታሪኪ ከአንድ ትውልድ ወደ ሌላኛው ትውልድ መተላለፍ አለበት እንደ አይረሴ እንደሚኖረው እየሸመቱ እንዲኖሩ እውቀትን እየጨመሩ የዳበሩ እንሂዱ ያደርጋል ልጆቻችን ማለት ነው። ስለዚህ በአጠቃላይ ታሪክን እኔ ለልጆቼ እያስተማርኩ ታሪኬን በትርፍ ሰዓት ሳይሆን በፕሮግራም አውጥቸ ታሪክ የሚነግርህ ሰዓት ከፍሌ አሳውቃለሁ

ከደንበኞች ጋር ብዙን ጊዜ እገናኛለሁ ያው በትምህርት ሰዓት ላይ የተማሪ ወላጆች ናቸው። እንግዲህ እንደኔ መምህር እንደመሆኔ መጠን የኔ ደንበኞች በዋናነት ተማሪዎች ናቸው። ተማሪዎች የኔ ደንበኞች ናቸው። ስለዚህ ከደንበኞች ጋር እገናኛለሁ ደንበኞች አንደኛው የኔ የምገናኝባቸው ዋና ቦታዎች የትምህርት ቤት ውስጥ እገናኛለሁ። እንዲሁም ደግሞ በተለያዩ በስራ አጋጣሚ ወደ ተለያዩ ቦታ ስንቀሳቀስ በዩኬንድ በረፍት ቀናችን የምንገናኛቸው ተማሪዎች እና የተማሪ ወላጆች ይኖራሉ። ስለዚህ ይሄ ደንበኞቼ እንግዲህ ዋና ዋና የሚባሉት አንደኛ የተማሪዎች ናቸው። ሁለተኛው የተማሪ ወላጆች ናቸው። ስለዚህ ከደንበኞች ጋር እንግዲህ የምገናኝበት ሁኔታ አለ ማለት ነው። ደንበኞችን እንግዲህ በምንገናኝበት ሰዓት በአግባቡ ሰላምታ ተለዋውጠን በአግባቡ ሰላምታ ልውውጡ በማድረግ ተማሪዎች ክፍል ውስጥ ማስተምራቸውም ሆነ ከትምህርት ቤት ውስጥ ማላስተምራቸው ተማሪዎች ሌላ ክላስ ላይ ያሉ ተማሪዎች ይኖራሉ እነሱ ጋር ሰላም ልውውጥ እናደርጋለን። ስለዚህ ከተማሪዎች ጋር እንገናኛለን እንዲሁም በተለያየ ፕሮግራም ላይ ወይም የሚተላያዩ ኢቨንቶች ላይ ደግሞ ከትምህርት ቤት ውጪም እንገናኛለን ማለት ነው። ገበያ ገበያ ቦታዎች ላይ ሱፐር ማርኬቶች ላይ እንዲሁም በመስመር ላይ ደግሞ ወደ አስፓልት ወደ ትራንስፖርት ቦታዎች ላይ ትራንስፖርት ቦታዎች ላይም በተጨማሪም እንገናኛለን። ስለዚህ አዎ ከደንበኞች ጋር እንግዲህ እገናኛለሁ የሚል ሀሳብ ነው ያለኝ። የምንገናኝባቸው ቦታዎችም በዋናነት ከትምህርት ውጪ ከስራ ቦታዎች በመስመር ላይ በትራስፖርት ቦታዎች ላይ እንገናኛለን። በገበያ ወይም ደግሞ ሱፐር ማርኬቶች ላይ እንገናኛለን እንደገና በተጨማሪ ደግሞ የምንገናኝባቸው ቦታዎች የተለያዩ ኢቨንት ወይም ፕሮግራሞች በሚኖሩበት ሰዓት በዛ በዛም ጊዜ እንገናኛለን። ስለዚህ ከወላጆቼ ጋር ደግሞ በዋናነት የምንገናኝ ትምህርት ቤት ውስጥ እና ከትምህርት ቤት። ትምህርት ቤት ውስጥ እና ከትምህርት ቤት ውጪ የምንገናኝባቸው ወላጆች አሉ። በተለያዩ ጉዳዮች ላይ ወይም ፕሮግራማዎች ላይ እንድንገናኝ በተጨማሪም ገበያዎች ላይ እንደዚሁ ወላጆችን የምናገኝባቸው ጉዳዮች አሉ። እንደውም የተለያዩ ማህበራዊ ጉዳዮች ላይ የምንገናኝበት አግባብ አለ ማለት ነው። ከወላጆች ጋር ስለዚህ እንደ አጠቃላይ እንግዲህ ስናየው ወላጆች ወላጆች በዋናነት የተለያየ ፕሮግራም በሚኖርበት ሰዓት እንገናኛለን። ስለዚህ ወላጆች ተማሪዎች ናቸው እንግዲህ የኛ የመምህራን ደንበኞች። ከነሱ እነሱ ጋር በተለያየ ሁኔታ እንገናኛለን ማለት ነው። ደንበኞች የምንላቸው የመምህራን አንደኛ ተማሪዎቻችን ናቸው ተማሪዎቻችንም ምናስተምራቸውም ሆኖ በትምህርት ቤት ውስጥ ደግሞ ማላስተምራቸውም ሆኖ ግን የትምህርት ቤታችን ተማሪዎች የሆኑት እነሱ አንድ ደንበኞች ናቸው። የነሱ የተማሪ ወላጆቻችን ደሞ አሁኑን ወደ ሰው ደንበኞቼ ናቸው ማለት ነው። ስለዚህ እነዚህን ደንበኞቼን እንግዲህ በማግኘት በሰው በአግባቡ ተንከባክቤ በአግባብ ባለው መልኩ አክብሬ የሰላምታ ልውውጥ እናደርግና ግብዣም የሚያስፈልግበት ሁኔታ ካለ ግብዣዎቻችንን ተገባብዘን የምንለያይበት ሁኔታዎች ይኖራሉ ማለት ነው። ስለዚህ ከደንበኞች ጋር እገናኛለሁ የሚለውን እንግዲህ ሀሳብ አጠቃላይ ይዘቱ በዚህ መልኩ ገልጨዋለሁ። ስለዚህ ይሄን ይመስላል ማለት ነው። ተማሪ ወላጆችን ከደንበኞች ጋር መገናኘት ጋር ያለኝ ሀሳብ እንግዲህ ጠቅለል አድርጌ ገልጬዋለሁ። እዚህ ይሆናል አመሰግናለሁ

ማታ እንግዲህ የምሰማው ድምጽ በዋናነት የመኪና ድምጽ ነው። እንግዲህ የመኪና ድምፆችን እሰማለሁ። ሌላ ደግሞ በአካባቢያችን ኢንዱስትሪ ቦታዎች የተወሰነ አለ ስለዚህ ማታ ላይ እነዚህ መኪናዎች ከተለያዩ አቅጣጫዎች የሚመጡ መኪናዎች በግራም ሆነ በቀኝ ወደ ሁለት አቅታጫዎች መኪናዎች ድምጽ እሰማለሁ። ሌላ በተጨማሪ ፋብሪካዎች ፋብሪካዎች የተለያዩ ስራዎችንም ስለሚሰሩ እነዚህ ፋብሪካዎች ድምፃቸውን እሰማለሁ የፋብሪካዎችን ሌላኛው ድምጽ የምሰማው መዝናኛ ቦታዎች ላይ ያሉ ድምጾች አሉ። መዝናኛ ቦታዎች ድምፃቸው አልፎ አልፎ ከፍ በሚደረግበት ሰዓት የመዝናኛ ቦታዎች በጎረቤት ያሉ መዝናኛ ቦታዎች የእነሱ ድምፃቸውን ማታ ማታ የምሰማበት ጊዜ ይኖራል ማለት ነው። እንግዲህ ማታ ይሄ የምንሰማቸው ድምጾች ሌሎች ጎረቤቱ ላይ የሙዚቃዎች የሚከፍቱበት ጊዜ አለ። ስለዚህ ሙዚቃዎችን ደግሞ የምሰማበት ጊዜ አለ ማለት ነው። ሙዚቃዎች በጎረቤት ይከፈታሉ የቲቪ ፕሮግራም ላይ የተለያዩ ዝግጅቶችን ስለሚቀርቡ እነዛ እነዛን ስለማያቸው እነዚህ እነዚህ ይቀርባሉ ማለት ነው። ስለዚህ ሌላ አንድ አንድ ጊዜ አልፎ አልፎ የአውሮፕላን ድምፆችን አንዳንድ ጊዜ በተወሰነ መልኩ ደግሞ የአውሮፕላን ድምጾች እና የሄሊ የሄሊኮፕተር ድምጾች እነሱንም እሰማለሁ አልፎ አልፎ ማለት ነው። ከተማ ላይ የምንሰማች ድምጾች እነዚህ አሉ ሌላው ፕሬየርስ ሞስኪው ኤንድ ቸርች ቤተክርስቲያን እና መስጊድ የሃይማኖት ተቋማቶች ላይ አሁንም ድምጽ ያወጣሉ የትምህርቶችን እና የጥሪ ማህበረሰብ ጥሪዎችን በመስጊድ እና በቤተክርስቲያን ላይ የሚካሄዱት የመስጊድ እና ቤተክርስቲያን በቅርብ ርቀት ላይ ስላሉ የነሱ የነሱ ድምጽም ይሰማል ማለት ነው። እንግዲህ እነዚህ ናቸው ዋና ዋና የሚባሉት የድምጾች የምሰማቸው እነዚህን ይመስላሉ ማለት ነው።

ኮምፒውተር መጠቀም አዎ እችላለሁ። መሰረታዊ ኮምፒውተር መጠቀም እችላለሁ። መጠቀም በኮምፒውተር መሰረታዊ ኮምፒውተር እንግዲህ ኤምኤስ ወርድ ኤምኤስ ኤክሰል ኤምኤስ ፓወርፖይንት ኤምኤስ ብሮዘር እና የመሳሰሉትን እንግዲህ መጠቀም እችላለሁ። ያው በትምህርት ቤታችን ውስጥም ስራ ጋር ተያይዞ የምሰራባቸው ስለሆኑ ፐርሰናል ኮምፒውተር ፒሲ ላይ እና ለሲዲ ኮምፒውተር ኮምፒውተሮች ላይ እንግዲህ ስራዎችን ውጤቶችን አሰፍራለሁ። ማርክ ሊስት ውጤት ከፈተናቸውን የተማሪዎች ፈተና አሰፍራለሁ። እዛ ጋር ዲምር አማካኝ ውጤት እንትና አጠቃላይ ስለሚሰራ ልኝ እና ስለሚያግዘኝ ለስራየ ኮምፒውተርን እጠቀማለሁ። እንዲሁም ፈተናዎች እንደሆን መልሶ ኤምኤስወርዲ ላይ ፈተናዎችን በመጻፍ እንደሁም ደግሞ ጥያቄ መለማመጃ ጥያቄዎችን ማውጣት እንዲሁም የተለያዩ አጋዢ መጽሐፎችንም እዛ ጋር ኮምፒውተር ላይ ስለሚጭናቸው እነሱ እነሱን እጠቀማለሁ። ለተማሪዎቹ አጋዥ የሆኑ ጥያቄዎችን ደግሞ እዛ ጋር ጽፍና ኮምፒውተር ላይ ከዛ አውጥቼ ፕሪንት አድርጌ አውጥቼ ተማሪዎች አስራጫለሁ። የፈተና ፕሮግራም በሚደርስበት ሰዓት የማጠቃለያ ፈተናዎች አጋማሽ ፈተና ሃያ ጥያቄዎችን እንደገና ደግሞ ማጠቃለል ከአርባ እስከ ሃምሳ ጥያቄዎች እነዚህንም እጽፋለሁ። እንግዲህ የትምህርት ቤቱ ስራ በዋናነት መምህራን መስራት የሚጠበቅግን ኮምፒውተር ላይ ነው እንደውም ውጤት ጥንቅር ከትምህርት ቤቱ አድሚኒስትሬቲቭ ስታፍ ጋር የምንቀባበልበትም ስለሆነ ኮምፒውተር መጠቀም እችላለሁ። ሴቭ ፍይል ላይ እያንዳንዱን ነገር በማስቀመጥ ስራዎችን ቀላልና ምቹ ጊዜን ቆጣቢ ስለሚያደርጉ ኮምፒውተርን መጠቀም እችላለሁ። እንግዲህ ይሄን ኮምፒውተር መጠቀም የቻልኩት ስልጠና ዩኒቨርሲቲዎች ላይ በምማርበት ሰዓት በኮመን ኮርስ የጋራ የምንወስዳቸውን ኮርስ ወይም ስልጠና ስለሆነ ወስጃለሁ እዛ መውሰድ ወደ ስራው አለም በምቀላቀልበት ሰዓት ከፍተኛ የሆነ አስተዋጽኦ አድርጎልኛል ማለት ነው። ተወዳዳሪ ተወዳዳሪ እንዲሆን ስራዬን ደግሞ ውጤታማነት ስራዎችን ለመስራት የሚመቸኝ ነው ማለት ነው። ስለዚህ እንደነዛ አይነት ስራዎች እንግዲህ አጠናክሬ ለመስራት እነዚህን ኮምፒውተሮች ስጠቀማቸው አንደኛ ጊዜን ይቆጥብልኛል። ሁለተኛ ጥራት ያለው ስራ ለመስራት ከእጅ ጽሁፍ ከወረቀት እና ከእስክርቢቶ ከሱ መላቀቅ ዲጂታል የሆነ ቴክኖሎጂን እንዲጠቀም ያስችለኛል ማለት ነው። ስለዚህ ቴክኖሎጂዎችን መጠቀም ደግሞ ስራዎች ውጤታማ የሚሆኑ የተቃና የሰአታችን ቆጥበው ጊዜ ቆጠበው ቁሳቁስ ማቴሪያል ቆጠበው ወረቀት ብክነት ከስኪርቢቶ ከመጽሐፍ እጅ እጅን ወረቀት ላይ ከመጽሐፍ ኮምፒውተር ላይ አንደኛ እየተዝናኑ ነው እየተዝናኑ ዘና ብሎ ረጋ ብሎ መጻፍ ይቻላል ማለት ነው። ስለዚህ የተለያዩ ብሮቸሮችን ደግሞ የተማሪዎችን የሚመራባቸውን ሚዲያዎችንም እዛ ጋር ሰርቼ ፕሪንተር በማድረግ ለተማሪዎች ደግሞ የመማር ማስተማሩን ሂደት ለማገዝ ኢንስትራክሽናል ሚዲያ እጠቀምባቸዋለሁ። ስለዚህ ኮምፒውተር ላይ እንግዲህ ሰፋ ያለ አገልግሎት ስለሚሰጥ መማር ማስተማሩ ላይ ስለሚያግዝ። ይሄንን ደግሞ ቀን ተቀን ስራየ ውስጥ ኮምፒውተር መጠቀሜ እያስደሰተኝ እያዝናናኝ ምቾት ያለው ስራ እንዲሆንልኝ ያስደስተኛል ማለት ነው። ስለዚህ ኮምፒውተር መጠቀምን እችላለሁ ማለት ነው። ዋና ዋና ስራዎቹ ቅድም መጀመሪያው ላይ የገለጽኩት አለ በቀጣይ ደግሞ የምንገልጻቸው ነገሮች ከለርድ ያደርጋሉ ዲኮር በማድረግ ዲኮሬሽን በከለር ፕሪንት ስናደርግ ለተማሪዎቹ ኢንፑት አእምሮአቸው ውስጥ እውቀታቸውን አይረሴነቱን በመጨመር ለተማሪዎቹ የመማር ማስተማር ሂደት ለከፍተኛ ሁኔታ ስለሚያግዘን ኮምፒውተር መጠቀም እችላለሁ።

ደብዳቤ መጻፍ እወዳለሁኝ። ደብዳቤ እንግዲህ ለቤተሰብ ደብዳቤ እጽፋለሁ። እንግዲህ ደብዳቤ ያው በዓላቶች በመጡ ቁጥር እና ቀደም ብዬ ከበዓል በፊት ደብዳቤዎች እንዲሁም ሰርፕራይዝ የማድረግ ደብዳቤዎች እና የሰላምታ ደብዳቤዎች እና መልእክቶችን የማድረሻ ደብዳቤዎች እነዚህ ደብዳቤዎች የ መጻፍ እወዳለሁ። እንግዲህ ደብዳቤዎችን ጽፌ ምን አደርጋለሁ ስጦታ መልክ ታሽጎ በፖስታ እልካቸዋለሁ ማለት ነው። ዲኮር አድርጌ አሻሽሌ አሳምሬ እንግዲህ እናቴን ለእናቴ ደብዳቤ እጽፋለሁ። እናቴ እንግዲህ በአመት ቢያንስ አራት አምስት ጊዜ ደብዳቤዎችን እንለዋወጣለን እጽፍላታለሁ ማለት ነው ስለዚህ በፊት ጊዜ በተለይ ደብዳቤን የመጻፍ በጣም ነበር የማዘወትረው። ቴክኖሎጂው ስልኩ ሳይመጣ በፊት ስልክ ሳይመጣ በፊት እንደዚህ ስማርት ፎኖች ስልክ የኔትወርክ ሳይገናኝ በፊት ደብዳቤ በጣም ነበር የምጽፈው። ለቤተሰብ፣ ለወንድም፣ ለእህት፣ ለአጎት፣ ለአክስት፣ ለተለያዩ የህብረተሰብ ክፍሎች፣ ለጓደኞቼ፣ ለሚስቴ ደብዳቤዎችን መጻፍ እወድ ነበረ ማለት ነው። ገርልፍሬንዴ በፊት ላይ በነበረበት ሰዓት ደብዳቤዎችን እየጻፍኩ እንለዋወጥ ነበረ ማለት ነው። ስለዚህ የደብዳቤ መጻፍ እወዳለሁ በፊት ላይ እንግዲህ ጽፈው ደብዳቤ በጣም ግዜ ተሰጥቶት በወረቀት ላይ ነበረ በወረቀት እና በእስኪርቦቶ ተጠቅሜ ነበረ የምጽፈው ደብዳቢ ማለት ነው። አሁን አሁን ጊዜ እንግዲህ ደብዳቤ በወረቀት እና በስኪርቢቶ መጻፍ ያው ቀንሷል እንደበፊቱ አይደለም። ምክንያቱም ያው በስልክ ስላለ በስልክ ማህበራዊ ሚዲያዎች ላይ ስላለ በቲክቶክ፣ መረጃዎቹ ማስተላልፍ ወይም ደግሞ በፌስቡክ እንደገና ደግሞ በዋትሳፕ በቴሌግራም፣ በኢሞ፣ በኢሜል በነዚህ በነዚህ ደብዳቤዎች እንግዲህ አሁን በወረ ከወረቀት ቀርተው ወደ እነዚህ ወደ እነዚህ ዲጂታል ቴክኖሎጂ ላይ አዘወትራለሁ። የበፊቱን ያህል ባልጽፍም ማለት ነው። ስለዚህ ደብዳቤዎችን ቡዙውን ጊዜ መጻፍ በጣም እወድ ነበር ማለት ነው። አሁን ላይ ከወረቀትና ከስኪርቢቶ ከብእር ጋር ብዙ እየተራራቅኩ ነው ያለሁት። ደብዳቤ መጻፍ ብወድም እና ብዙውን ጊዜ እያገኘኋቸው ስለሆነ በእንትን በስልክ እያገኘኋቸው ስለሆነ በስልክ ሚሴጆችን እየጻፍኩ ስለሆነ ቀጥታ ኤስኤምኤስ በኢንተርኔት መልክ እያገኘኋቸው ስለሆነ ደብዳቤ መጻፍ ላይ በፊት ከነበረው አንፃር አሁን ላይ የቀነስኩት በዚህ በዚህ ምክንያት ነው ማለት ነው መጻፍ ደብዳቤ መጻፍ እወድ ነበረ ማለት ነው። ደብዳቤዎችን በምጽፍበት ሰዓት እንግዲህ ያው ሀሳቦቹን ምንድን ናቸው መልእክቶቹ የናፍቆት የስጦታ ደብዳቤዎች ይኖራሉ። እነዚህን ደብዳቤዎች ደብዳቤ መጻፍ እንግዲህ በጣም እወድ ነበረ። ለገርልፍሬንድ እንደገና ደግሞ ለቤተሰብ ደብዳቤ ለታላቅ ለቆ ሽማግሌዎች ጎረቤቶች ለዘመድ አዝማድ ለአክስት ለአጎት ለእናት ለአባት ለወንድም ደብዳቤዎችን እጽፋለሁ፣ እና መጻፍ እወዳለሁኝ። ስለዚህ እነዚህ ደብዳቤዎች ደግሞ አሁን ዲጂታል ስለመጣህ በስልክ ሆነ። እንግዲህ ግጥሞችም ሆነ ሰላምታም ሆነ የስጦታ ደብዳቤዎችም ይሁን አሁን ላይ እንግዲህ ያው ወደ ስማርት ፎን ተሸጋግረዋል። ወደ ስልክ ላይ እየተጻፈ ነው። ስልኮች ላይ ትኩረት አድርጌያለሁ ማለት ነው። ስለዚህ ደብዳቤን እንግዲህ ስራዬ ብዬ በየሳምንቱ በአመት በወር በመጻፍ እለዋወጥ ነበረ። ስለዚህ ደብዳቤ መጻፍ እንግዲህ በአጠቃላይ እወዳለሁኝ መጻፍ ማለት ነው።

አዎ በእንጨት እሳት በእንጨት እሳት ማብሰል እችላለሁ አውቅበታለሁ ማለት ነው። ያው የአርሶ አደል ልጅ እንደመሆኔ መጠን ወደ ከተማ ወደ አዲስ አበባ ከመምጣቴ በፊት። ወደ ወረዳ ገጠር ወረዳዎች ላይ ቤተሰብ ጋር በምኖርበት ሰዓት እስከ ሃይ ስኩል ተማሪ በነበርኩበት ሰዓት ስማር በእንጨት እያበሰልኩ ነው መብራት ኤሌክትሪክ መብራት የለም። ማብሳያዬ በከሰልና በእንጨት እየተጠቀምኩኝ ነበረ። እሳት ለማያያዝ በቅጠላ ቅጠሎች የደረቀ ቅጠል ደቀቅ ባሉ እንጨቶች በማያያዝ ምግቤን አበስላለሁ ወጥ። የሚያስፈልገኝን ምግብ ሻይም ይሁን ቂጣም ይሁን እንጀራም ይሁን ዳቦም ይሁን ወጥ የምንፈልገውን ቆሎ ይሁን ንፍሮ የምንፈልገውን ምግብ። የማበስለው ያው በእሳት እንጨት ተጠቅሜ ነበር ማለት ነው። ስለዚህ በዛ በተጨማሪም እንግዲህ የእንጨት እሳቱ ደግሞ ከሰሉ መጨረሻ ላይ ደግሞ ያገለግላል ማለት ነው። እንግዲህ ገጠር በማድግበት ሰዓት ተማሪም ሆኜ ከቤተሰብ ጋርም በነበርኩበት ሰዓት ቡና ለመፍላት ሻይ ለመፍላት ለማብሰል ምግቦችን። እንጨት ባህር ዛፍ እንጨት አለ የትልልቅ ዛፍ እንጨት አለ ያንን በመጥረቢያ ፈልጠን እንጨቱን ቁመት ቁመት አርገን በመፍለጥ እንጨቱን በመከመር እጠቅማለሁ። ማለት ነው። ስለዚህ የእንጨት ገጠር እንደመሆኑ መጠን መብራት አገልግሎት የለም። የኤሌክትሪክም አገልግሎት የለም። እንግዲህ የምናበራውም እንጨት ነበረ። እንደገና ደግሞ ማብሰያችንም ሁሉ ሙሉ ነገር የሚሰራው በሙሉ ማብሰያችን ያው ከእንጨት እሳት በማያያዝ ነው። ስለዚህ እንጨትን እየተጠቀሙ ነው እንግዲህ ሰፊ ባህር ዛፍ አለ ዋቻ አለ ዛፎች አሉ እንግዲህ እንጨት የሚሆኑ ዛፎች አሉ። በአሁኑ አመት በጣም ረጃጅምም የሆነ ረጃጅም የሆነ ባህር ዛፍ ዝርያ ያላቸው ዛፎች አሉ። እነዚህን ዛፎች ቆርጠን እናደርቃቸዋለን። እርጥብ ከሆኑ ስለማይያያዙልን እሳት መያዝ ወይም ስለማይነድ። ስለማይለኳኮስልንም እሱን የባህር ዛፍ እንጨቶችን ፈልጠን እንደገና ፀሀይ ደግሞ እንዲያገኘው አድርገን ፀሀይ አስመትተን ቅጠሉን ለማያያዣ ቶሎ ፈጥኖ ቦግ ስለሚል እንደ ወረቀት ቶሎ ብሎ የሚያያዝ ስለሆነ። እሱን ቶሎ ብለን በክብሪት ወይም ደግሞ በ ሌላ ማያያዣ እሱን እናያይዝ እና ምናበስለውን ምግብ። ማብሰል እችላለሁ ማለት ነው። እንግዲህ ሻይ ሳፈላ ቡና አፈላበታለሁ ሻይ አፈላበታለሁ ዳቦ ምጣድ በሸክላ ምጣድ ቆሎ ንፍሮ እንጀራ እንግዲህ የአጠቃላይ ብዙ ነገሮችን የሚሰሩ ስራዎች አሉ። ስለዚህ እነዛ ስራዎች ውሃ ለማፍላት አጠቃላይ ስራዎች የሚሰሩትን በሙሉ እንጨትን እሳት ተጠቅሜ ነው። እንግዲህ ማብሰል ልምድ ስላለኝ በደንብ ነው የሚችልበት እናቴ ቁጭ እያደረገኝ ሙያውን አስተምራኛለች። ያው አንዳንድ ጊዜ እሳቱ አልያያዝ ይላል እንጨት እርጥብ ረጠብ ካለ አያያዝም ፈታኝ ሆናል እምቢ ይላል። ስለዚህ እሱ እሱን ደግሞ በባጋሽ ነገር ተጠቅሜ አዘጋጀዋለሁ ማለት ነው። ስለዚህ በዚህ በዚህ መልኩ እንግዲህ እጠቀመዋለሁ ማለት ነው። ይሄንን የእንጨት አልያያዝ በሚልበት ሰዓት ደግሞ ሌላ ወረቀት እንደገና ፌስታል ወይራ ማያያዣ ደግሞ እጠቀማለው ማለት ነው። ስለዚህ እነዚህን እነዚህን ተጠቅሜ ስራዎችን ማከናወን እችላለሁ ማለት ነው። ስለዚህ በእንጨት እሳት ማብሰል በደምብ አድርጌ የለመድኩበት ገጠር የኖርኩበት ስለሆነ ከተማ መብራት ኤሌክትሪክ ከመኖሩ በፊት በእንጨት ብቻ ስለሆነ የሚበስለው የዛን ጊዜ በደንብ አድርጌ አውቅበታለሁ። በደንብ አድርጌ ለምጄበታለሁ ማለት ነው። ደግሞ ጣዕም ራሱ አለው ወጡ ምግቡ ይጣፍጣል

አዎ አስተያየት መቀበል እወዳለሁ። አስተያየት የምቀበለው ስራዎችን በተሳካለት መልኩ ስራዎችን ለመስራት ያመቸኝ ዘንድ ተማሪዎችን በማስተምርበት ሰዓት ለምሳሌ የማስተምርባቸው ክፍሎች ሁሉም ተማሪዎችን አስተያየት ተማሪዎችን እቀበላለሁ። ተማሪዎቹ አስተያየታቸውን ከሰጡኝ ለቀጣይ የመማር ማስተማር ሂዴት ውጤታማ ያደርገኛል ማለት ነው። ስለዚህ አስተያየት ስቀበል ደግሞ አስተያየት አዎንታዊም ይሁን አሉታዊ አስተያየቶች እቀበላቸውና በአሉታዊ የተሰጡኝና አስተያየቶች እነዛን አስተካክላለሁ እቅዴ ውስጥ አስገባና አስሬ በመያዝ ፋይል ላይ አስሬ በመያዝ እነዛን አስተካክሌ ምን ምን እንደ እንደሆኑ ለይቼ እያንዳንዳቸውን በአግባቡ ትኩረት ሰጥቼ እንዳስተካክላቸው እይዛለሁ መስተካከል ያለባቸውን ጉዳዮች ማለት ነው። ሌላው በአዎንታዊ መልክ ያሉትን ጠንካራ ጎኖች እና ማስቀጥላቸውን ደግሞ እነሱን ሳልሸራርፍ አጠናክሬ እቀጥላለሁ ማለት ነው። ስለዚህ እነዛ አስተያየቶች ስለትምህርት በመማር ማስተማር ሂደት ላይ ሊያገዙኝ የሚችሉ ስለሆኑ ተማሪዎቹን በማስተምርባቸው ሰዓት ተማሪዎች የመማር ማስተማር ሂዴት ሊያግዙ የሚችሉ አስተያየቶችን እቀበላለሁ። በዚህ እንዲህ ብታደርገው ይሄ መደረግ የለበትም የምሉትን አስተያየት ከተቀበልኩ በኋላ ዘርዝሬ መዝግቤ አስሬ ቋሚ ማስታወሻ ላይ በመያዝ ስራየ ውጤታማ እንዲሆን መዝግቤ እሰራለሁ ማለት ነው። ስለዚህ አስተያየት መቀበል እንግዲህ ከትምህርት ቤት ማህበረሰብ፣ ከመምህራን፣ ከስታፍ ወስጥ፣ ከአስተዳደር ሰራተኞቼ እና ከዳይረክተራችን ጀምሮ የሚሰጡኝን አስተያየቶች መቀበል እወዳለሁ። ምክንያቱም ስራዬን የተቃና ለማድረግ እኔ አስተያየት እኔ የማላያቸውን ስራዎች ሀሳቦች እነሱ ስለሚያሳዩኝ ማስታውቴ ስለሆኑ የሚነግሩኝን አስተያየት ተቀብሌ ተግባራዊ አደርጋለሁ። ይሄ ውጤታማ የሆነ ባለሙያ ውጤታማ የሆነ መምህር እንድሆን ስለሚያስችለኝ ትኩረት ሰጥቼ አስተያየቶችን በአዎንታዊ መልኩ ነው የምቀበለው ማለት ነው። መስተካከል የሌለባቸው ጉዳዮች ደግሞ ሲኖሩ እነዛን መስተካከል ያለባቸው አስተካክላለሁ። ሌላው በቤተሰባዊ ጉዳይ በጓደኝነት እና በስታፍ እኩል የሚሰጡ አስተያየቶች ከስራ ከስራ ውጭ ከስራ ቦታ ውጭ ደግሞ የሚሰጡ አስተያየቶች ካሉ እነዛን አስተያየቶችም አስተያየት በማዘጋጀት አስተያየት ፕሮግራም አዘጋጅቼ እነዛን አስተያየቶችን እቀብላቸዋለሁ። ለምን ማህበረሰቦች ጋር በምንገናኝበት ሰዓት ትስስራችንን የበለጠ እንዲጠናከር ለኔ የማይታዩኝ አሉታዊ ሀሳቦች ካሉ እነዛን አሉታዊ ሀሳቦችን በማሻሻል ይቅርታ የሚያስፈልጋቸውን ይቅርታ በመጠየቅ ጥሩ የሚባሉትን አዎንታዊ ሀሳቦችን ደግሞ በአዎንታዊ መልኩ ይጄ ስራዎችን አጠናክሬ ለመስራት እና የተዋጣለት አስተሳሰብ ያለው አዎንታዊ አስተሳሰብ ያለው በሁሉም ዝንታ ተአማኒ የሆነ ተቀባይነት ያለው ስብእናን ለመገንባት ስለሚያገለግለኝ አስተያየትን መቀበል በጣም ሰፋ ያለ ጠቀሜታ ስላለው እሱን አስተያየትን መቀበል እወዳለሁ። ምክንያቱም አስተያየትን የማይቀበል ሰው ስራው መጥፎ ስራ ተወዳጅነትን ያጣ ስለሚያደርግ ይሄ ደግሞ አስተያየት ላለመቀበል ጎጅነቱ ነው የሚያመዘነው እንጂ ጠቃሜታ የለውም ማለት ነው። ስለዚህ አስተያየት መቀበል ጠቃሜታው በጣም ሰፊ የሆነ ስለሆነ እያንዳንዱን እንቅስቃሴ አስተያየቶችን እየተቀበሉ አስተያየት ጋር እያሰሩ በመያዝ ቀን ተቀን ስራዎችን ማከናወን በጣም ውጤታማ ወይም ሙያዊ የሆነ በሙያው የተካነ ባለሙያ የተገነባ ባለሙያ እንደ መምህርነት ደግሞ መምህርነቴን ተማሪዎችን ሳስተምር ብልሹ አሰራሮች ካሉ መጥፎ ልማዶች ካሉ እነዛን እያረምኩ እርማት እየሰጠሁ እያስተካከልኩ ቀን ተቀን የመማር ማስተማር ሂዴቴን ለማስቀጠል አስተያየትስ መቀበል ግድ ይለኛል ማለት ነው። ስለዚህ እያንዳንዱ ስራዎቼ የሚለኩት በአዎንታዊ መልክ መሆን ስላለባቸው አሉታዊ አስተሳሰብ አሉታዊ ስራዎችን እነሱን እየቀረፍኩ እየቀነስኩ ወደ ጥሩ መስመር እየገባሁ ስራዎችን መስራት ይኖርብኛል ማለት ነው። ስለዚህ አዎ አስተያየት እቀበላለሁ።

ባዶ እግር መራመድ አላውቅበትም ብዙም አላውቅም። ያው እግር ስለሚያም እግራችን። በነጠላ ጫማና በሸበጥ ጫማ ስለለሰለሰ ያው እግሬን ስለሚያመኝ። እና እግሬም ደግሞ አይችልም እንደገና ደግሞ ቆሻሻ ባክቴሪያም ስለሚይዝ። እግሬ በባዶ እግር መሄድ እንግዲህ ሻወር ቤት ስገባና ያው ቤት ውስጥ እና ሳሎን ውስጥ ስሆን ነው እንጂ ከቤት ውጪ እና ከሻወር ቤት ውጪ ባለው ባዶ እግሬን መራመድ። አላውቅም እና እግሬም አይፈጥንም በጃ አይለኝም። እንደገና ደግሞ የለሰለሰም ስለሆነ ጉዳት ነው የሚያመጣብኝ። እና የተለያዩ ባክቴሪያዎች ደግሞ በሽታም ስለሚያመጡ በእግራችን አማካኝነት በአይን የማይታዩ ታህዋሲያ እና ባክቴሪያዎች ወደ ውስጥ ወደ ቆዳችን ስርስረው ስለሚገቡ። ባዶ እግር መራመድ አላውቅበትም ማለት ነው። እንግዲህ እሱን መራመድ የምችለው ያው በባዶ እግሬ ቤቴ ውስጥ ሳሎን ውስጥ እና ሻወር በምወስድበት ጊዜም ያንንም ነጠላ ጫማ አድርጌ ነው። ስለዚህ እንዳጠቃላይ ባዶ እግር መራመድ አላውቅበትም ማለት ነው። መሄድ አልችልም ስለዚህ ያለ ጫማ ባዶ እግሬን መሄድ ምንም ነገር የማልችልበት አጋጣሚዎች ናቸው ያሉት። እና ልምዴም ስላልሆነ ነው በፊት ጊዜ ልጅነት በነበረብኝ ጊዜ ባዶ እግሬ ይሄድ ነበረ። አሁን ላይ በኋላ ላይ እንግዲህ ነፍስ እያወኩ በምመጣበት ሰዓት በትምህርት ቤት በተለያዩ ቦታዎች ላይ ትምህርት ጊዜ ሳሳልፍ። ያው ጫማዎችን ሽፍን ጫማዎች ነጠላ ጫማዎችን እየለበስኩኝ ስለለመድኩ። በዛው እግሬ አሁን በጅ አይልም። በባዶ እግሬ ልሂድ ብለው ተግቢ ውጭም አይወጣልኝም አይችልም። እና ባዶ እግሬን መንቀሳቀስ ምንም አላውቅበትም ማለት ነው። ስለዚህ ባዶ እግር መንቀሳቀስ በጣም የማልወደው እና ልምዴ ያልሆነው ተግባር ስለሆነ። በባዶ እግር መንቀሳቀስ አልወድም ማለት ነው።

ስብሰባ እንግዲህ ያ ጊዜ ተደራጁን ነው ያው ስብሰባ በሩብ አመት እንዴት ትምህርት ቤት እንዴት ተቋማችን ስራው ቦታ ላይ- በሩብ አመት ስብሰባ እናደርጋለን። የሩብ አመት ስብሰባ አለ። የወራዊ ስብሰባ አለ። የአስራ አምስት ቀን ሰው ስብሰባ አለን እና- እንደየ ዲፓርትመንት እንደ ዲፓርትመንታችን ደግሞ በየአስራ አምስት ቀኑ ስብሰባዎችን እናደርጋለን። በመማር ማስተማር ሂደት ውስጥ የተለያዩ የስራ እንቅስቃሴዎችን- በቼክሊስት መሰረት እንገማገማለን እና ስብሰባ እናደርጋለን። በትምህርት ቤቱ አስተዳደር ደግሞ በወር ውስጥ ስብሰባ ያደርጋል። ስለዚህ እያንዳንዱ መምህር እያንዳንዱ ሰራተኛ የተሰጠውን ስራ ሰርቷል አልሰራም የሚል ግምገማ ይደረጋል። ስለዚህ ስብሰባዎችን በትምህርት ቤት ደረጃ እንግዲህ- እንደ እንግሊዘኛ ቋንቋ በዲፓርትመንታችን መጀመሪያ ስብሰባ እናደርጋለን። በዚህ ዲፓርትመንት የተወያየንበትን እንግሊዘኛ መምህሮች ጋር ራስ በራሳችን ሀሳቦችን ተወያይተን- ክፍተቶቹ እነዚህ እነዚህ መስተካከል አለባቸው እነዚህ እነዚህ ደሞ ጠንካራ ጎኖች መቀጠል አለባቸው በማለት አሻሽለን- ከዛ ለቀጣይ ደግሞ ክፍተቶቹን ሞልተን እንድንገኝ የጋራ አድርገን ሀሳቦቻችንን ተወያይተን ሂሳችንን ሂስ ወስደን- እናስተካክላለን በማለት መስተካከል ያለባቸው ይስተካከላሉ። ጊዜ የሚሰጡትን ደግሞ በጊዜ ገደብ ውስጥ አስቀምጠን በቅዳችን ውስጥ በማካተት ስራዎችን ለመስራት ተወያይተን እናጠናቅቅና ከዛ በወር ደግሞ የትምህርት ቤቱ ስብሰባ ደግሞ አለ። የሁሉም መምህራን ደግሞ በስታፍ ውስጥ ስብሰባ ይሰበሰባል ትምህርት ቤት በውስጥ አስተዳደር። አጠቃላይ የመምህርራን ስብሰባ እና የሰራተኛ ስብሰባ ያካሂዳል። ስለዚህ ሁሉም መምህር ደግሞ በጋራ የሰብሰባዎችን እያንዳንዳቸውን የሰራቸው ያልሰራቸውን ሀሳቦች ግብር መልስ የሚሰጥበት እና ጥያቄዎች- የሚጠያየቁበት ስራዎች የሚፀባረቁበት ክፍተቶቹን ለማሻሻል አቅጣጫ የሚሰጥበት እና የስራ አቅጣጫዎች ደግሞ አዳዲስ የስራ አቅጣጫዎች የሚሰጥበት- በቅቅድ ውስጥ የሩብ ዓመቶች ወይም የሁለተኛ ወር ስራ መስራት የሚችልበት አግባብ ስላለ እነዛ እነዛን በጋራ እንወያያለን። ስለዚህ እንደህ ስብሰባን በኳርተር እናደርጋለን። በሩብ አመት እናደርጋለን። ሁለት- ከዛ በተርም እናደርጋለን። ሶስት በአመት መጨረሻ እናደርጋለን። እንግዲህ በዋና ዋና በአራት ወቅቶች ውስጥ እናደርጋለን። አጠቃላይ እንግዲህ ከስምንት ጊዜ በላይ በአመት ውስጥ- ከትምህርት ቤታችን ውስጥ ስብሰባዎችን እናደርጋለን ማለት ነው። ሌላኛው በተጨማሪ እንግዲህ እንደ አካባቢያችን ደግሞ ሱሰባዎችን እናደርጋለን። በመኖሪያ አካባቢያችን ደግሞ ተጨማሪ ስብሰባዎች- አካባቢያችንን በተመለከተ በምንኖርበት አካባቢ ስለ ውሃ ስለ መብራት አገልግሎት ስለ መንገድ አገልግሎት ስለ ጸጥታ አገልግሎት ስለ ጸጥታ እና ደህንነት የተለያዩ- ሀሳቦችን ደግሞ የምናንሸራሽርበት ደግሞ ለብቻ የግል ስብሰባ ይኖርናል። የማህበረሰብ ስብሰባዎች ደግሞ አሉን እንደዚሁ በወር በወር። የመንገዶችን ንጽህና ከመጠበቅ አንፅር የአካባቢ ንጽህናን ከመጠበቅ አንፃር ጸጥታ ና ደህንነቱን ከመጠበቅ አንፃር እንደገና ደሞ የውሃ አገልግሎት የመብራት አገልግሎት እነዚህን እነዚህን ደሞ የመሰሉ- ጉዳዮችን ሀሳቦችን እናሸራሽርበታለን። እንደገና ደግሞ አጠቃላይ መሰረተ ልማቶች ምን ምን መምሰል አለባቸው የሚሉትን ሰብሰባዎችን እናካሂዳለን። ስለዚህ እንዴ አካባቢ ለመንደር ውስጥ የሚደረጉ ስብሰባዎች አሉ። በተቋም ውስጥ የሚደረጉ ስብሰባዎች አሉ። ስለዚህ ይሄ ምንድነው ውጤታማ ስራዎች እንዲከናወኑ ከማህበረሰቡ ጋር ውይይቶችን እናደርጋለን ማለት ነው። እነዚህ በጋራ የተወያየንባቸውን ደግሞ ውይይቶች ለሚመለከተው የመንግስት አካል ሪፖርት ይደረጋሉ። ስለዚህ ለቀጣይ ቀን ተስተካክለው እያንዳንዳቸው ሰራዎች ደግሞ ውጤታማ- የሆኑትን በውጤታማነት ማስቀጠል በጠንካራ ጎን። ደካማ ጎሎችን ወይ መሻሻል የሚገባቸውን ደሞ መሻሻል እንዳለባቸው በእቅዳችን ውስጥ በረጅም ጊዜ እቅድ :በአጭር ጊዜ ና በመካከለኛ እኔቅድ ማለት በሶስት ከፍለን- ከሰብሰባው ግብረ መልስ በኋላ እነዚህን ሂሳቸውን መውሰድ ስራዎችን- በመስራት እንዲሁም ጠንካራ የሰራውን ደግሞ በማድነቅ እና የማበረታቻ ሽልማቶችን- በማድረግ ስብሰባዎችን እናደርጋለን ማለት ነው። ስለዚህ በየወሩ እናደርጋለን። በአምነት ቢያንስ ወደ ስምንት ዘጠኝ ጊዜ የምናደርግበት- ጊዜዎች አሉ ማለት ነው። እንግዲህ ይሄን ያህል ይመስላል ስብሰባ የምናደርግባቸው ጊዜያት ማለት ነው።

የምወደው ሬስቶራንት እንግዲህ ዋናው የምንወደው ሬስቶራንትስ አዲስ አበባ ውስጥ አክሱም ሆቴል አከባቢ ኦዴ ኦስካ ፍላወር ኦስካ ፍላወር ወደዚህ አካባቢ ነው የሚገኘው መስቀል ፍላወራ አካባቢ ይገኛል እሱ ሬስቶራንት በጣም የሚመች ነው ዝግጅታቸውን በጣም ጥሩ ነው እንደገና ደግሞ መስተንግዷቸው በጣም ጥሩ ነው። ከሩቅ ቦታ ሁላ ሰው ወጥቶ ነው ደንበኞች ወጥቶ ነው የሚጠቀሙበት አቀራረባቸ፣ መስተውሏቸው፣ ዝግጅታቸው በጣም የተሻለ ስለሆነ በጣም በጣም ቆንጆ ቆንጆ የሆነ ዝግጅት ነው ያለው። ስለዚህ የሀበሻ ምግብ አለው የፈረንጅ ምግብ አለው። በየአይነት በየአይነት ተዘጋጅቶ በየአይነት በየአይነት ተዘጋጅቶ እንትን ይላል። በየአይነት በየአይነት ተዘጋጅቶ እንትን ይላል። ስለዚህ እሱን እንደአጠቃላይ ምግቦች በጣም የተዘጋጁ የተቀመሙና ጣፋጭ የሆኑ ምግቦች በጣም የማይጠገቡ ላይ የሚናፍቁ። ምግቦች ስላላቸው የሚጠጡ የሚመገቡ የሚበላ የሚጠጣም በሁሉም አይነት የተዘጋጁ ናቸው። መስተንግዷቸው ደግሞ በጣም ቆንጆ ሰዎችን ደንበኞችን የሚንከባከቡ ሰራተኞች ወይም እና ስታፎች ናቸው ያሉት። ስለዚህ እኔ የምወደው እንግዲህ አክሱም ሆቴል በጣም የሚመቸኝ እና የሚንከባከብ ነው እኔ ብቻ ሳልሆን ሁሉም ሰው ለብዛት ደንበኛዎቻቸው በቃ በወረፋ ነው። ስለዚህ እሱ በጣም የሚመች ስለሆነ እሱን በጣም እወደዋለሁ ማለት ነው።

መተግበሪያዎችን አዎን አወርዳለሁ። እንግዲህ መተግበሪያዎች እንደአገልግሎታቸው እና እንደጠቀመታቸው የምፈልጋቸው መተግበሪያዎች የከፕሊ ስቶር አወርዳለሁ። ስልክ የምጠቀማቸው አንድሮይድ ስልኮች፣ ሳምሰንግ አንድሮይድ ስልኮች እንደመሆናቸው መጠን መተግበሪያዎችን በመመርመር ቀጥታ ከፕሌይ ስቶር ላይ በመግባት፣ ሰርች በማድረግ አወርዳቸዋለሁ። እንግዲህ የምጠቀማቸው መተግበሪያዎች ሁኔታዎችን ይመስላሉ። የመተግበሪያዎች አይነቶች ይወስኑታል። መተግባሪያዎች ምንም ናቸው የሚለው እንግዲህ በምጠቀማቸው አገልግሎቶች ይወሰናሉ ማለት ነው። እንግዲህ አንዳንዶቹን አፕዴት የሚደረጉትን አፕዴት አደርጋቸዋለሁ። ቫይረስ እንዳያጠቃቸው አፕዴት የማደርጋቸው አሉ። እነሱን ደግሞ አፕዴት አደርጋለሁ ማለት ነው። ስለዚህ እነዚህ እነዚህን እንግዲህ በዋናነት መተግበሪያዎች አንደኛው ቫይረስ እንዳያጠቃቸው ነው። ሀክ እንዳይደረጉ አፕዴት መደረግ አለባቸው። አንደኛ መረጃ እንዳያጠፉ አፕዴት መደረግ አለባቸው። ስለዚህ ህብረ በተግባራዎችም በየጊዜው እየፈተሽኩ ከፕሌይ ስቶር ላይ አወርዳለሁ። አወርዳቸዋለሁኝ። በጉግል አካውንት በመግባት እና እነዚህ በተግባራዎች የአገልግሎት ጊዜያቸው ወይም መሻሻያ በሚያስፈልግባቸው ሰዓት አፕዴት መደረግ ደግሞ አለባቸው። ምክንያቱም እዛ አፕዴት ካልሆኑ መረጃ አያሳዩም፣ አይከፍቱም፣ ፋይል እንደገና የተቀመጠውን አገልግሎት ደግሞ አይሰጡም። በአግባቡ ስለማይሰጡ መታደስ የሚመርባቸው ሰዓት ይታደሳሉ ወይም አፕዴት አደርጋቸዋለሁ ማለት ነው። መሻሻያ በሚያደርግበት ሰዓት ኖቲፊኬሽን ካልመጣልኝ ቀጥታ ፕሌይ ስቶሪ በመግባት አፑን ስትጽፈው በተግባሪያቸው በመጽሐፍባቸው ሰዓት መተግበሪያወቹ በምጽፍባቸው ሰዓት እነሱን ይመጣሉ። ስለዚህ በተግባሪዎችን አወርዳለሁ ማለት ነው። እና በተግባሪዎች ደግሞ በሚሰጡት አገልግሎት መሰረት አንዳንዶቹም የማይጠሙትን እየደለትኩ ያገልግልኛሉ። ጥሩ ቴክኖሎጂ ናቸው። እነዚህ ይምላቸውን እና ቀን በቀን የሚጠቀማቸውን አገልግሎቶች የሚሰጡብኝን መተግበሪያዎች አውርጄ እጠቀማለሁ ማለት ነው።

እሺ የምወደው ፊልም እንግዲህ አንደኛው ዛራና ቻንድራ የሚል ፕሮግራም አለ። እሱ ያው የተሻለ ነው። እንግዲህ ዛራና ቻንድራ የሚለው በተሻለ መልኩ እከታተለዋለሁ እና ብዙ ጭብጦች ያሉት እሱ አንደኛው ነው። ሁለተኛው በቃና ፕሮግራም የሚተላለፍ ፊልም አለ። እሱ ፊልም ደግሞ በጣም የተሻለና በዘመናዊ መልክ የቀረበ ብዙ ታሪክን የሚያሳልፍ ነው። ብዙ ትምህርቶችን የሚያስተላልፍ ነው። ብዙ ታሪኮችን የሚያሳልፍ ስለሆነ እሱም በተሻለ መልኩ ይሄ ማዳመጠውና የምከታተለው ፊልም ነው ማለት ነው። ሌላው ይሄ የእስላሚክ ፊልሞች አሉ። ስለ ትዳር፤ ስለ ፍቅር ጉዳይ፤ ስለ ልጆች አስተዳደግ የተለያዩ አመለካከት የላቸው ፊልሞች አሉ። እነሱ እነሱ ደግሞ የሚያስተምሩ ፊልሞች አሉ ስለዚህ እነሱ እነሱን ደግሞ በበለጠ መልኩ እንከታተላቸዋለን። ስለዚህ የምወዷቸው ፊልሞች ግን እስላሚክ ፊልሞች አሉ። እነዚህ ዘመናዊ የሆነ ፊልሞች እና የውጪ ፊልሞች አሉ። እነዚህ እነዚህን ፊልሞች እወዳቸዋለሁ ማለት ነው።

እሺ የምመኘው ስራ እንግዲህ መሆኑን የምፈልገው አንደኛ ዲጂታል ማርኬቲንግ ስራን መስራት ነው። ቁጥር አንድ የምመኘው ስራ እንግዲህ አሁን እየሰራሁ ያለሁት የመምህርነት ስራ ነው ያው ፍላጎቱ ኖሮኝ ተማሪዎችን ማስተማር እወዳለሁ እንግዲህ የው መማር ማስተማር እወዳለሁ። በትምህርት ቤቶች ውስጥ ነገር ግን ያው ደሞዙ አጥጋቢ ስላልሆነ ነው እንጅ ስራውን ጠልቸው አይደለም፤ ደሞዙ ቢመጣጠንልኝ ስራውን በደንብ መስራት እችል ነበረ ማለት ነው። እንደገና ደግሞ ያው ብዙውን ጊዜ ቁሞ የሚሰራ ስራ ነው የትምህርት ስራ እና ትንሽ። የስራ ጫና ሎድ አለበት። ስለዚህ ከዚህ ከዚህ አንፃር እንግዲህ ነው እንጂ ስራውን ይመቸኝ ነበር ማለት ነው። ብለህ ማለት ነው እና ደግሞ እዚሁ ብያው ይመጣጠን ስለዚህ እኔ የምመኘው ስራ ቁጥር አንድ እንግዲህ ይሄ በዲጂታል ማርኬቲንግ የተለያዩ ስራዎችን ባለምአቀፍ አንድ ቦታ ቁጭ ብሎ በመስመር ላይ ማሻሻጥ መግዛት መሸጥ ማለት ነው ደምበኞችን በማስታወቅ አንድ ቦታ ሆኖ ለተለያዩ አለም ሀገሮች የሚሸጡ እቃዎችን ኤሌክትሮኒክ ሊሆን ይችላል። የመዋቢያ እቃዎችን ሊሆኑ ይችላሉ። ውበት መጠበቂያ ወይም መዋቢያ እቃዎች ሊሆነ ይችላሉ። ኤሌክትሮኒክስ ሊሆኑ ይችላሉ። እንደገና መድኃኒቶች ሊሆኑ ይችላሉ። አበባዎሽ ሊሆኑ ይችላሉ፤ አልባሳት ሊሆኑ ይችላሉ፤ ስለዚህ እነዚህ እነዚህን እንግዲህ እና ኤሌክትሮኒክስ ማለት ስማርት ፎን ቴሌቪዥኖች ስልኮሽ ሶላሮች ብዙ አሉ። እንግዲህ እነዝህ እነዝን እያስተዋወቁ ማሻሻጥ በመስመር ላይ የተሻለ ስራ እና የምመኘው ስራ ነው። ቁጭ ብሎ በማስታወቅ ደንበኞችን በማስታወቅ እቃዎችን እና ሺፒንግ በማድረግ ያ ሶርስ ሶርሰሩ ያንን ሽብ እያደረገ የሚፈልጉ ደንበኞች በታማኝነት በማድረስ ክፍያዎችን በኦንላይን እየከፈሉ ማስተር ካርድ ወይም ዲጂታል ፔይመንትስ ተጠቅመው መክፈል ስራዎችን ማከናውን በጣም የተሻለ ነው። በሁለተኛ ደረጃ የምመኘው ደግሞ የንግድ አለም ውስጥ መስራት ነው። እንግዲህ ኢምፖርትና ኤክስፖርት ማድረግ ከፍተኛ ቢዝነስ አዘጋጅቶ ይሄንን ወደ ውጭ ሀገር፤ ይሄን ምግብ ወደ ውጭ ሀገር መላክ፤ ለምሳሌ ስጋ፣ ከብቶችን የፍየል፤ የበሬ ስጋ እነዚህ እነዚህን ወደ ውጭ መላክ፤ የአበባ ምርቶችን የዘይት ግብዓቶችን፤ ሌላ ደግሞ የቆዳ ውጤቶችን፤ እነዚህ እነዚህን ወደ ውጭ ኢምፖርት ብናደርጋቸው በጣም የተሻሉ ስራዎች ናቸው። ብዬ ስለማስብ ነው። እንደገና ደግሞ ወደ ሀገር ውስጥ የምናስገባቸው ደግሞ እዛው ልክ ወደ ሀገር ውስጥ ኢምፖርት የምናደርጋቸው የተለያዩ አሉ። ለምሳሌ መድኃኒቶች እናስገባለን። እንደገና ደግሞ ዘይቶችን እናስገባለን፤ ስኳር እናስገባለን፤ አልባሳታቶችን እናስገባለን፤ ኤሌክትሮኒክስ መሳሪያዎችን ከውጭ ሀገር እናስገባለን፤ ስለዚህ እነዚህ እነዚህ ነገሮች ስራ ላይ ቢሰማሩ አዋጭ የስራ ስራ መስኮች ናቸው ብዬ አስባለሁ። ስለዚህ እንግዲህ የምወዳቸው እና መሆንም የምፈልጋቸው ጉዳያዎች ውስጥ እነዚህ እነዚህ ናቸው ማለት ነው። ሌላኛው የምመኘው ስራ እንግዲህ የፈርኒቸር እና እነዚህ የሙያ ስራዎች ወይም ደግሞ ብረታ ብረቶች እና የእንጨት ስራዎች እነዚህ ሙያዊ ፈርኒቸር ብዙ አገልግሎት የሚሰጡ እቃዎችን በማዘጋጀት እነዚህን መሸጥ እና ለማህበረሰቡ፣ ለደንበኞች ማድረስ ይሄም አንደኛው ስራ ዘርፍ ነው። እና የምመኘው ስራ ነው ማለት ነው። ስለዚህ ብዙ አይነት ስራ ቢኖርም ዋና ዋና እና አዋጭ የሚባሉ ስራዎች ግን እነዚህ እነዚህ ይመስላሉ ማለት ነው። ስለዚህ የምመኛቸው ስራዎች እንግዲህ ቁጥር አንድ ዲጂታል ማርኬቲንግ ስራ መስራት፤ ቁጥር ሁለት በሪል ስቴትስ ዘርፍ ተሰማርቶ እዛ ጋር ስራቸውን ማስተዋወቅ በዲጂታል ፎርሙ በዲጂታል ማርኬቲንግ አማካኝነት መስራት ነው። ስራዎችን ስለዚህ እነዚህ እነዚህ ስራዎች በቃ አሁን በጣም የተሻለ ስራ ነው። ብዬ አስባለሁ ማለት ነው።